እሺ ሳምንት ውሃ እጥረት አለ። በየቀኑ አይመጣም በቦታው ላይ መሙላት አለብን ማለዳ ላይ ለሚመጣው ጊዜ እንጠብቃለን። ጀሪካኖች እና ባልዲ ማዘጋጀት አለብን ሁሉም ጎረቤቶች ይመጣሉ ረጅም መስመር ይፈጠራል መጠበቅ ያስችላል። ግን ምርጫ የለም ለውሃ ለህይወት አስፈላጊ ነው። መፍጠር እንችል ይሆናል። ለማጠብ እና ለማብሰል እንጠቀምበታለን በጥንቃቄ መጠቀም አለብን። ውሃ ከፍ ከፍተኛ ዋጋ አለው። ይህ ችግር ይፈታ ዘንድ ተስፋ አደርጋለሁ ይላል። እንግዲህ አጠቃላይ ጽሁፉ ምንድነው? የውሃ እጥረትን እጥረት እንዳለና እንዴት ያንን እጥረት እንደሚጠቀሙ ወይንም ደግሞ እንዴት በዛ ውሃ እጥረት ውስጥ ምን እንደሚያደርጉ ማብራሪያ እየሰጠ ነው ማለት ነው። ስለዚህ ያው የውሃ እጥረት አለ እና በሳምንት ውስጥ ያው የማይመጣበት ጊዜ ይረዝማል። ነው የሚለው እንግዲህ በዚህ በውሃ የተቸገሩ ሰዎች እንዴት ውሃ ለማግኘት እየጣሩ እንደሆነ ወይንም ደግሞ ሲመጣ እንዴት እንደሚጠቀሙ ነው ለማስረዳት የሞከረው። ያም መንገድ ደግሞ ምንድነው? እሱ ውሃ ሊመጣ ሲመጣ እንግዲህ ብዙ ጀርካኖችና ባልዲዎችን እናሰልፋለን እያለ ነው። እና የሰፈር ሰውም ጭምር አንድ ላይ ስለሚሰለፍ በጣም ረጅም የሆነ ሰልፍ ነው የሚኖረው ነው የሚለው። ስለዚህ ያ ሰልፍ ትንሽ አሰልቺ ነው። እና ውሃ ደግሞ ያው ከህይወታችን ጋር በጣም የተያያዘ ጉዳይ ነው። ስለዚህ ውሃን ግዴታ አንድ ሰው ማግኘት አለበት ወይንም ደግሞ በእንቅስቃሴ ውስጥ ውሃ ግዴታ አስፈላጊ ነው። እና ያው የውሃን አስፈላጊነት እየተናገረ ነው። እዚህ ጋር አንደኛ ነገር ያው ብዙ ጠቀሜታ አለው ውሃ ለህይወት በጣም አስፈላጊ ነው ብሎ ሲል ምን ለማለት ፈልጎ ነው? ያው እንግዲህ ውሃን ስንጠቀም ለተለያየ ነገር እናውለዋለን አንደኛውና ትልቁ ነገር ውሃን ለመጠጥነት እንጠቀምበታለን። ያው ሰውነታችን ዘጠና ሰማንያ ፐርሰንት የሚሆነው በውሃ የተሞላ ነው። እንዲሁም ደግሞ እንደዛውም ሆኖ በየቀኑ እስከ ሁለት ሊትር የሚደርስ ውሃ ያስፈልገዋል እንግዲህ ይላል ጥናቶች እንደዛ ይላሉ። ያው በዚህ ውስጥ እንግዲህ እንዳለ እንዳለንበት የአየር ንብረት ይወሰናል። ከዛም በላይ ውሃ የሚጠቀም ሰው ይኖራል በጣም ሞቃታማ በሆነ አካባቢ ላይ ስለዚህ ውሃ ለህይወታችን በጣም አስፈላጊ ነገር ነው። ከዛ በተጨማሪ ደግሞ ያው ውሃን ለመጸዳጃነት እንጠቀምበታለን። ለመተጣጠቢያነትም እንደገና ልብሳችንም ለማጠብ ያስፈልጋቸዋል ማለት ነው። በአጠቃላይ ያው ለፍጥረት በሙሉ ውሃ ያስፈልጋል። ውሃን በተለያየ መንገድ ይጠቀማሉ ወይንም ደግሞ ውሃን ከተለያየ ነገር ላይ ያገኛሉ እንግዲህ በዋናነት የሰው ልጅ ውሃን ያው ብዙ ቦታዎች ላይ ያው ከቧንቧ ነው የምንጠቀመው። ያው የተጣራ ውሃ ይመጣል በዛ አማካኝነት ነው የምንጠቀመው። እንግዲህ እዚህ አካባቢ ላይ እየገለጸ ያለው ውሃ ብዙ ጊዜ ትጠፋለች እና አትመጣም። ያው በሳምንት ያው በሳምንት ውስጥ ውሃ እጥረት አለ ስለዚህ ውሃ ልትመጣ ስትል ያው አሰልፈን እቃ ደርድረን ነው የምንጠብቀው። እና ያ እቃ ደርድር በጣም ረጅም ነው የሚሆነው። ምክንያቱም የሰፈር ሰዎች በራሱ ተሰብስበው ይመጣሉ እና እነዛ ተሰብስበው የመጡት ባልዲያቸውን እና የተለያዩ ጄሪካኖች ውሃ ለመቅዳት የሚያገለግላቸውን እቃዎች ይዘው ይመጣሉ ስለዚህ በጣም ወረፋ ይሆናል። ሲል በጣም ብዙ ሰልፍ አለ ወይንም ብዙ ተራ ጠባቂ ሰው አለ እያለ ነው ወረፋ ማለት ያንን ነው ቃሉ የሚያመለክተው። እና በጥንቃቄ መጠቀም አለብን ይላል። ስለዚህ ትክክል ነው ያው ውሃ ቶሎ ቶሎ የማይመጣ ከሆነ እንግዲህ ትንሽ ጥንቃቄ ይፈልጋል። ውሃን ዝም ብሎ ማባከን እንደሌለበት እየገለጸ ነው። ጎን ለጎን ከዚህ ጋር ተያይዞ እና ያው በጥንቃቄ መጠቀም አለብን ያለው ለዛ ነው ቆጥበን መጠቀም አለብን። ያው ቀጣይ እስከሚመጣ ድረስ እንዳንቸገር ወይንም ደግሞ እጃችን ላይ ያለውን ውሃ እንዳንጨርስ ለማለት ተፈልጎ ነው። እና ይህ ያው ከፍተኛ ይሄ ችግር ይፈታ ይፈታ ዘንድ ተስፋ አደርጋለሁ። ይላል እንግዲህ ወደፊት ይሄ ችግር ሊቀር ይችላል። ሁሌም ውሃ በቂ የሆነ ውሃ ሊለቀቅና ሊመጣ ይችላል እያለ ነው

እሺ በቀጣይነት የተጻፈውን ጽሁፍ መጀመሪያ አነባለሁ በዛ ላይ ትንታኔ ለመስጠት እሞክራለሁኝ። ዛሬ በሽታ ተሰማኝ ነው የሚለው ራስ ምታትና ትኩሳት አለብኝ ወደ ስራ አልሄድም ቤት ውስጥ በአልጋ ነው እቆያለው ብዙ ውሃ እጠጣለው መድሃኒት ወስጄያለው እናቴ ሾርባ ላከችልኝ ሞቅ ያለ ነው። ትንሽ ያህል እበላለው። ድካም ይሰማኛል ማንበብ እንኳን አልችልም ፊልም ብቻ እመለከታለሁ ለመተኛት እሞክራለሁ እረፍት ምርጥ መድሃኒት ነው ነገ እንደ እንደሚሻል ተስፋ አደርጋለዉ። ጤ ጤንነት አስፈላጊ ነው ይላል። እንግዲህ አጠቃላይ ይሄ ሰው ምን ለማለት ነው የፈለገው? ያው የተወሰነ ህመም ስሜት እንዳለበት እየተናገረ ነው ያው ስሜቱም ደግሞ አራስ ምታትና ትኩሳት እንደያዘው ይናገራል ስለዚህ በዛ የተነሳ ያው ወደ ስራ መሄድ አልቻለም። ሌላው ነገር እንግዲህ ያንን ነገር ለመከላከል ወይንም እንዲሻለው በመፈለግ መድሃኒት ውጦበታል። እና ይህም መድሃኒት ቢውጥበትም እንግዲህ ስሜቱ እንዳለ ነው። ስለዚህ ራሱን ለማስታመም እየሞከረ ነው ከዛ በተጨማሪ እናቱ እናቱ እንግዲህ ሾርባ ልካልኛለች ነው የሚለው ያው ሾርባ ሾርባ በጣም አሪፍ ነገር ነው። በተለይ ለትኩሳት ሲሰማን ወይንም ደግሞ ይህ ህመም ስሜት ሲኖርብን ሾርባ በጣም ቆንጆ ነገር ነው። ስለዚህ ሞቅ ያለ ሾርባ ሊወስድብን ነው ማለት ነው። ይሄ ነገር እንግዲህ ያው ቶሎ ሰውነቱን የመጠገን ነገር ያመጣለታል ማለት ነው። ሾርባ ለዛ ነው የመረጠው። ስለዚህ እናቱ ያዘጋጅለትን ሾርባ በተወሰነ መጠን እንደሚበላ እየተናገረ ነው። ከዛ በተጨማሪ ያው በጣም መታመሙን የገለጸበት መንገድ አለ። ይሄን መንገድ ምንድነው ያው ማንበብ እንኳን አልችልም እያለ ነው ስለዚህ ያው የህመም ስሜቱ እንዳለ እና የህመም ስሜቱ ደረጃውን እየገለጸ ነው ማለት ነው። ሌላው ያው ፊልም ለማየት እሞክራለሁኝ ነው ያለው። ያው ማየት ሲሆን ድካም አይኖረውም አይኑን ገልጦ ብቻ ነው የሚመለከተው ማለት ነው። ስለዚህ ሙሉ በሙሉ ዛሬ ወደ ስራ አይወጣም ወይንም የስራ ገበታው ላይ አይገኝም። ቤት ውስጥ ነው ያለሁት ስራ ቀርቼያለሁ እያለ ነው። ስለዚህ ይህ ነገር እንግዲህ የህመሙን ደረጃም የገለጸበት ሁኔታ ነው። ሌላው በተጨማሪ እተኛበታለሁ ነው ያለው። መተኛት በራሱ መድሃኒት ነው ይላል። ትክክል ነው ያው ስንተኛ የተለያዩ ሴሎቻችን የሚታደሱበት ሰዓት ነው እና ያው ተኝተን እረፍት አድርገን ስንነቃ እንግዲህ እንደ አዲስ የምንነሳበት ሰዓት ነውና ትንሽ አቅማችንን ለመሰብሰብ በጣም ይረዳናል። ያው በንግግሩ ውስጥ ምን ብሏል አቅሜ ተዳክሟል አቅሜ የለኝም እያለ ነው ስለዚህ ያው የህመም ስሜት ሲመጣ አቅማችን በጣም ይወርዳል አንደኛ የምግብ ፍላጎታችን በከፍተኛ ሁኔታ ይቀንሳል። ምግብ የምንመገበው መጠን አነስተኛ ይሆናል። ያ ደግሞ እንግዲህ በሽታን የመቋቋም ወይም የመከላከል ኃይላችንን በእጅጉ ይቀንሰዋል ማለት ነው። ለዛም ነው እንግዲህ ያው ሾርባ የተላከለት ያው ፈሳሽ ነገር ስለሆነ ፈሳሽ ነገሮች ቶሎ የመጠገን ባህሪ አላቸው። ያው ትኩስ ነገርም እንደዛው የተለያዩ ነገሮችን ቶሎ የማደስ ነገር ስላለው አስፈላጊ ነው ለዛም ነው እናቱ ሾርባ የላከችለት። ከዛ በተጨማሪ እንግዲህ የመጨረሻ አማራጭ የወሰደው ያው እረፍት ማድረግ ነው። እረፍት ማድረግ እንደ መድሃኒት ይቆጠራል ነው የሚለው ትክክል ነው። ያው እረፍት ባደረገ ቁጥር እንደ መድሃኒት ነው የሚቆጠርለት ለዛም ነው እንደዛ ያለው እሱ። እተኛለሁኝ አለ በቂ የሆነ እረፍት እወስዳለሁኝ እንግዲህ ነገ እንደሚሻለኝ ተስፋ አደርጋለሁ ብሏል ያው ከ እንግዲህ ነገ አሪፍ እንደሚሆንና ይሄ የህመም ስሜቱ እንደሚቀንስ እየተናገረ ነው እና ያው ተስፋ አደርጋለሁ ማለቱ እንግዲህ ነገ ይሻለኛል ብዬ እገምታለሁ እያለ ነው ለራሱ መልካም ምኞት እየተመኘ ነው። በአጠቃላይ ይህ ሰው እንግዲህ ራስ ምታትና ትኩሳት ስሜት እየተሰማሁ ነው የትኩሳት ማለት እንግዲህ የሙቀት መጠኑ የሰውነቱ የሙቀት መጠኑ ከተለመደው ከፍ ያለ ነው እንደማለት ነው። ያው ትኩሳት ሲል ትንሽ ከፍ ብሏል ከተለመደው የሰውነት ሙቀት ከፍ ብሏል እያለ ነው አዎ ራስ ምታትን በራሱ የሚያመጣው ትኩሳት ስሜት ይኖራል። አንድ ላይ ተያይዞ ትንሽ የሚረብሽና የማዳከም ስሜት ስለሚያመጣ ለዛ ይመስለኛል እንግዲህ በዚህ አይነት መንገድ ራሱን ለመንከባከብና ከህመሙ ለመዳን የሚያደርገውን ጥረት ነው የነገረን ማለት ነው። አጠቃላይ ይዘቱ ይህን ይመስላል።

እሺ መጀመሪያ ያው ጽሁፉን ለማንበብ እሞክራለሁ ጽሁፉን ካነበብኩ በኋላ እንግዲህ የተወሰነ ትንታኔ እሰጣለሁ ጽሁፉ ላይ። ምን ይላል ምሽት ላይ ቤተሰብ አብረን እንበላለን ይህ የእለቱ ምርጥ ጊዜ ነው? እናቴ ጣፋጭ ምግብ ታዘጋጃለች እህቶቼም እየረዷት ይሆናሉ። ሁላችንም በዙሪያ ተቀምጠን እንነጋገራለን። እያንዳንዱ የእለቱ ታሪክ ይነግራል አባቴ ይስቃል እናቴ ትከ ትከታተላለች። ወንድሜ አዲስ ነገሮችን ይናገራል። እኔም የእለቱ ልምድ አጋራለሁ እንደዚህ አብረን መሆን እወዳለሁ። ቤተሰብ የህይወት ማዕከል ነው። የምሽቱ ይህን ያደርጋል እናደርጋለን ይላል ማለት ነው። አጠቃላይ እንግዲህ የሀሳብ ምንድነው አንድ ቤተሰብ ማታ ላይ የሚያደርገውን ነገር ወይንም ደግሞ ማታ ላይ የሚያደርጉትን በተደጋጋሚ ልማዱን እያጋራን ነው ማለት ነው። ስለዚህ ምንድነው የማታ ልማድ ወይንም ደግሞ ማታ ላይ የሚያደርጉት ነገር ብለን ስንመለከት ያው ሁሉም ሰው ማታ ላይ ወደ ቤት ይሰበሰባል ነው የሚለው። እና ምግብ አብሮ የመብላት ልምድ እንዳላቸው እየተናገረ ነው። ይህ ምግብ አብሮ የመብላት ልምድን ያው በጣም እንደሚወደውና ይህንን ምግብ እንግዲህ በዋናነት እናቱ ናቸው የሚያዘጋጁት ማለት ነው። የዚህ ጽሁፍ ጸሐፊ ወይም የተናጋሪው አባባል እንደዛ ነው የሚያሳየው። ያው እናቴ የተለያየ ምግብ ጣፋጭ ምግቦችን ትሰራለች እና እህቶቿ እህቶቹ ደግሞ ማለት የእሷ የእናቱ ልጆች ወይንም ደግሞ ለእሱ እህት ነው የሚሆኑት እህቶቹ ደግሞ ያግዟታል ወይንም ይረዷታል አብረው ሆነው ይሰራሉ እያለ ነው። ከዛ በተጨማሪ እንግዲህ ያንን ምግብ ያው ተሰብስበን አብረን እንበላለን ያው ምግቡንም ከበላን በኋላ የተለያዩ ወሬዎች ይነሳሉ። እነዛ ወሬዎች ወይንም ደግሞ ጨዋታዎች እንግዲህ የየ በቀን ውስጥ ምን እንዳጋጠመን ከቤተሰብ ጋር እንወያያለን ወይንም አንስተን እናወራለን እያለ ነው ያው ገጠመኞቻቸውን ያወራሉ። እንግዲህ ያው ወንድምየው ተጫዋች እንደሆነ ነው እዚህ ጋር የገለጸው የእሱ ወንድም እና የተለያየ እሽ የተለያየ ገጠመኝ እንዳለው እና እነዛን ገጠመኞች አስቂኝ የሆኑ ገጠመኞችን ይነግረናል ወንድሜ ይላል እና ያው ያንን ገጠመኝ እየሰማን እንስቃለን ያው አባቴ በጣም ይሄ ነገር ያዝናናዋል እያለ ነው። ከዛ በተጨማሪ እንግዲህ እናትየዋ በደንብ ታዳምጠናለች ትሰማናለች እያለ ነው እና በአጠቃላይ ይህንን ጊዜ በጣም እንደሚወደውና ከቤተሰብ ጋር ተሰብስቦ ያለውን መጫወት በጣም እንደሚመቸው እየተናገረ ነው። ያው እሺ እሺ ሁሉም ሰው እንግዲህ ይሄንን ይወዳል በጣም ደስ ይለዋል። እና ከዛ አንፃር ነው ይህ ጽሁፍ የተጻፈው በአንድ ምሽት ላይ አብረው ሁልጊዜም አንድ ቤተሰብ ውስጥ ተሰብስበው ቤተሰቡ በሙሉ አብሮ ምግብ የሚበላበትና የገጠመውን ነገር የሚወያይበት ሰዓት እንደሆነ እየተናገረ ነው። እና ይሄን ሰዓት በጣም እንደምንወደው እንደሚወደው ተናግሯል። ሌላው ነገር እንግዲህ በዚህ በቤተሰቡ ውስጥ ሁሉም ሰው ምን እንደሚያደርግ ተናግሯል። ለምሳሌ አባትየው ያው የተለያዩ ጨዋታዎችን በመስማት ዘና ይላል የልጆቹን ጨዋታዎች በመስማት እናትየዋ ደግሞ እንግዲህ ምግብ የተለያየ ጣፋጭ ምግብን በማዘጋጀት ነው። የምታሳልፈው ጊዜዋን እና ያንን ጣፋጭ ምግብ ለነሱ በማቅረብ ሌሎች እህቶቹ ደግሞ ያው እናታቸው የምታዘጋጀውን ምግብ በማገዝ እና አብሮ በመስራት በመርዳት ያሳልፋሉ ማለት ነው። ያው ወንዶቹ የተለያየ ጨዋታ ይጫወታሉ ስለ ገጠመኞቻቸው ወይንም ቀን ስላጋጠማቸው ነገር እንደገና ደግሞ ሌሎች እንደዚህ አስቂኝ የሆኑ ቀልዶችን ይጫወታሉ እና ቤተሰቡን በዛው ዘና ያደርጋሉ ማለት ነው። ያው ይህ ነገር ተነስቷል በስፋት ያው ቤተሰባዊነት ባለው ነገር ላይ ተነስቷል። ቤተሰብ የህይወት ማዕከል ነው ይላል ያው ትክክል ናው ቤተሰብ አንዱ ህይወታችን ነው የመጣንበት ነው ማንነታችን ነው ስለዚህ ቤተሰብን በጣም መንከባከብና አብረን ጊዜ ማሳለፍ ይገባል። ከቤተሰብ ጋር እና ያው ምሽትን በዚህ መልኩ አብሮ በማሳለፍ አብሮ በመብላት በመጫወት ያሳልፉታል ማለት ነው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

እሺ እንግዲህ ምን ይላል ጽሁፉ ፀጉሬን ለመቁረጥ ጊዜ ደርሷል። በየወሩ እሄዳለሁ፣ መስተካከል ያስፈልገዋል፣ የፀጉሬ አስተካካይ ጥሩ ናት እና ምን እንደምፈልግ ታውቃለች አንዳንድ ጊዜ ደስ አንዳንድ ጊዜ አዲስ ስታይል እሞክራለሁ፣ መጀመሪያ ታጥበዋለች ከዚያም ትቆርጣለች በመስታወትም እመለከታለሁ፣ በዙሪያዬ ሴቶች ሌሎች እየታደሉ ነው ናቸው። ሁላቸውም እንነጋገራለን ስለ እና ስራ እንወያያለን የሳሎን ጊዜ ማረጋጋት ነው ከዚያን ፀጉር ፀጉሬ ደስ ይለኛል። ንፁህና መስ መስተካከል ተሰምቷል ይላል እና ምንድነው ያው በአጠቃላይ የጽሁፍ ለማለት የሚፈልገው ወይንም ደግሞ ሀሳቡ ምንድነው ያው ፀጉሩን ሊስተካከል የፈለገ ሰው ወይንም ደግሞ ፀጉሩን ያደገበት ሰው ነው እና ፀጉሩን እንዴት እንደሚስተካከል እና ፀጉሩን በሚስተካከልበት ቦታ ያለውን የሰዎች ሁኔታና የፀጉር ቤቱን ሁኔታ ነው ያወራው ሌላው ጨምሮ ደግሞ እንግዲህ ስለ ፀጉር አስተካካዩም አውርቷል ምንድነው ያው ፀጉሬ አድጎብኛል እያለ ነው። በተዘዋዋሪ እና ያው በየወሩ ነው ፀጉሬን የምስተካከለው ስለዚህ ወደ ፀጉር ቤት ሄድኩኝ እና ፀጉር አስተካካይ ምን እንደምፈልግ የትኛውን አይነት የመስተካከል ቅርጽ እንደምፈልግ ታውቃለች እና ያንን ቅርጽ በደንብ ትሰራኛለች ነው የሚለው ወይንም ታስተካክለኛለህ በዛ መሰረት እያለ ነው። ሌላው እንግዲህ ያው አዳዲስ የሆኑ የፀጉር መስተካከል ስታይሎች ሲመጡ እነዛን ነገሮች አይታ ታስተካክለኛለች በዛ መሰረት ይላል እና በጣም ትመቸኛለች እያለ ነው ከዚህ ጋር ተያይዞ እንግዲህ ያው ፀጉር የምታስተካክለው ሴት መሆኗን እያወራ ነው። ሌላው እንግዲህ ስለ ፀጉር ቤት ውስጥ ስላለው ነገር እየ እየተናገረ ነው ያው ፀጉር ቤት ውስጥ የተለያዩ ሴቶች አሉ እነሱም ከእነሱ ጋር አብረን እናወራለን ነው የሚለው ይሄ ፀጉር ቤት ላይ የተለመደ ነገር ነው። የወንዶችም የወንድም የሴትም ፀጉር ቤቶች ላይ ያው የፀጉር ሳሎን ነው የሚባለው እዛ እንግዲህ የተለያዩ ጨዋታዎችን የመጫወት ሁኔታ አለ። እና ያንን እያወራ ነው እንግዲህ የተለያዩ ጨዋታዎችን እንጫወታለን ስለ ስራ ቦታ ወይንም ደግሞ ስለ ህይወታቸው አንዳንድ ገጠመኞቻቸውም ያወራሉ ነው የሚለው ያው በዝርዝር ስላለው ነገር እየተናገረ ነው። ሌላው እንግዲህ ከዚህ በተጨማሪ ያው ፀጉሬን የምታስተካክለው ሴት ነች እና ያው እዚህ ፀጉር ቤት ላይ እንግዲህ የሳሎን ጊዜ መረጋጋትን ይሰጣል ይላል ያው ትክክል ነው። እረፍት ነው የሚሰማን ማለት ነው ምክንያቱም እኛ የምንሰራው ነገር የለም እነሱ ናቸው የሚያስተካክሉን ስለዚህ እረፍት እናደርጋለን ማለት ነው። ያው የሳሎን ጊዜ መረጋጋትን ይሰጣል በጥሞናም እንድንቀመጥ ያደርገናል እንደገና ከሌሎች ጋር እንድንጫወትና እንድናወራ ይረዳናል ከዛ በተጨማሪ ስለ ህይወት ልምድ የተለያዩ ስለ ስራዎች ሊወሩ ይችላሉ ያው የልምድ ልውውጥ ይኖራል ማለት ነው እዚህ ፀጉር ቤት ላይ እሱም እየተናገረ ያለው ያንን ነው። ሌላው እንዴ ከዛ ፀጉሬ በጣም ደስ ይለኛል ነው የሚለው እንግዲህ ሌላው ነገር ደግሞ ያው ፀጉር አስተካካዩ ወይንም ደግሞ ፀጉር ቆራጩ መጀመሪያ እንደምታጥበውና እንደምታጸዳው ተናግሯል ያው ጎበዝነች ማለት ነው። ይቺ ፀጉር ቆራጭ መጀመሪያ ታጥባለች ስለዚህ የተለያዩ አቧራዎችን አቀፋት ካለጽ ከፀጉሩ ላይ ያው በደንብ እንዲወጣ ይረዳዋል ማለት ነው። ለዛ ነው ያው መጀመሪያ ታጥበኛለህ ከዛም በኋላ በምፈልገው አይነት ቅርጽ ታስተካክለኛለች አዲስ የሆኑ ስታይሎችም ከመጡ በዛ መሰረት ታስተካክለኛለች ይላል ያው ጎበዝ የሆነች ፀጉር አስተካካይ ሴት ነች ማለት ነው። እንግዲህ እሱም ያው ለዛ ነው ያው በጣም እንደሚመርጣትና እንደምትመቸው የምፈልገውን ነገር ታውቃለች ሲል ተናግሯል። ከዛ በተጨማሪ እንግዲህ ያው ፀጉሬ ከዛ በኋላ በጣም ደስ ይለኛል ነው የሚለው ያው ፀጉር ታጥቦ ተስተካክሎ ሲያልቅ በጣም ደስ ይላል ያው ጥሩ ስሜትንም ይሰጣል። የፊትንም ገጽታ በዛው ተያይዞ የሚቀይርበት ሁኔታ አለ ያው ሰዎች ፀጉራቸውን ሲቆረጡ በጣም ፊታቸው ገፅታቸው ይቀየራል እና እንደዛም ስለሚሰማ ያው እንደ አዲስ ገጽታን ያላብሳል ማለት ነው። ንፁህና መስተካከል ተሰምቶኛል ይላል ያው ጽድት እንዳለ ነው የሚሰማው ያው ስለሚነጻም ስለሚታጠብም ሌላው ደግሞ ፀጉሩ ሲስተካከል የበለጠ የራስ መተማመንን ስለሚጨምር ለዛም ነው እንግዲህ ያንን ስሜት ለማጋራት ሞክሯል ማለት ነው። ያ ነው አጠቃላይ ሀሳቡ።

እሺ እንግዲህ በቀጣይነት ያው ጽሁፉን አነባለሁኝ ጽሁፉን ካነበብኩ በኋላ ከዛ ጋር ተያይዞ የተነሳውን ሀሳብ ለማብራራት እሞክራለሁኝ። ምን ይላል ጽሁፉ ምሽት ላይ ዜና እመለከታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁኝ። አገር ውስጥ እና ውጪ ዜና ይኖራል አንዳንድ ዜናዎች ደስ የሚያሰኙ ናቸው ሌሎች አሳዛኝ ናቸው የአየር ሁኔታው መረጃም ይሰጣሉ። የስፖርት ውጤቶችም እወዳለሁ ዜና ጋዜጠኞች መረጃ ያብራራሉ። አንዳንድ አንዳንድ ጊዜ ከቤተሰብ ጋር እንወያያለን። ዜና መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል ሰላሳ ደቂቃ ያህል ይወስዳል ከዚያም ለእረፍት ይሄዳሉ። እንግዲህ ምንድነው አጠቃላይ ይህ አረፍተ ነገር ወይንም ደግሞ ይህ አንቀጽ የሚለው? ምሽት አካባቢ ላይ ዜና እንደሚከታተልና የተለያዩ መረጃዎችን ከዜና ላይ እንደሚያገኝ ነው የሚያወራው። ከዛ በተጨማሪ እንግዲህ ይህ ዜና ምን ምን ያካትታል የሚለውን ነገር እናያለን በሰፊው ነው። እዚህ ጋር የገለጸው እና ያው ዜና ላይ የሀገር ውስጥና ከሀገር ውጪ ያሉ መረጃዎችን የሚነገርበት ሁኔታ እንዳለ ይናገራል። እነዚህን ከሀገር ውስጥም ያሉትን ከሀገር ውጪም ያሉትን መረጃዎችን እሰማለሁ ወይንም አዳምጣለሁ እያለ ነው ማለት ነው። ከዛ በተጨማሪ እንግዲህ ከዛን አልፎ ደግሞ የተለያየ የስፖርት ውጤቶች ወይንም ደግሞ የስፖርት ዝርዝር የጨዋታ ዝርዝር ውጤቶችን ያው በስፖርት ዜና ላይ ይነገራል። ያው ማንኛውም ቴሌቪዥን ወይንም ደግሞ ሬድዮ ላይ እንደነዚህ ያሉ ነገሮች ይነገራሉ። ከዜና በስተመጨረሻ የስፖርት ዝርዝር ወይንም ስፖርታዊ የሆኑ ጨዋታዎችም ካሉ እነዛን ውጤቶቻቸውን ይናገራሉ ማለት ነው። ትንሽ ሰፋ ባለ መልኩ የሚያብራሩበት ሁኔታ አለ ስለ ጨዋታው ይዘት እና እነዛን ጨምሬ እሰማለሁኝ ወይንም እከታተላለሁ እያለ ነው። እንግዲህ ይህ ሰው ያው ማታ ማታ ላይ ይህንን ያደርጋል ማለት ነው። የምሽት ላይ ዜና እመለከታለሁ ሲል ያው ምሽት ላይ ዜና መመልከት እንግዲህ ልማዱ ያደረገ ሰው ነው። ሁሌም ምሽት ሲሆን እንግዲህ ዜና በሚቀርብበት ሰዓት ያን ዜና ይመለከታል ማለት ነው። እመለከታለሁ ካለ እንግዲህ ይህ ሰው ዜናን የሚከታተለው በቴሌቪዥን ነው ማለት ነው። ምክንያቱም መመልከት የሚለው ቃል እንግዲህ ምስል በምስል የተደገፈ ነገር መሆኑን ያሳውቀናል ማለት ነው። እና በዚህ ዜና ላይ እንግዲህ ሁለቱንም የውጭም የሀገር ውስጥም ዜናዎችን ወይንም መረጃዎችን ነው የሚሰማው። ሌላው በተጨማሪ እንግዲህ ዜና ስንል በውስጡ ብዙ ነገሮችን ነው የያዘው አንደኛው ስፖርታዊ መረጃ ወይንም ደግሞ የስፖርት ውጤቶችን የሚናገሩበት ሁኔታ አለ። ሌላው ነገር ደግሞ ያው የአየር ሁኔታን ይናገራሉ። የአየር ሁኔታን የሚናገሩበት ወደ መጨረሻ ሰዓት ላይ ያለ የአየር ሰዓት ላይ የአየር ሁኔታን ይተነትናሉ። እንግዲህ ዛሬ የነበረው የአየር ሁኔታ የየከተሞችን ነጥለው ይናገራሉ። ከዛ በተጨማሪ ደግሞ ከውጪም ባሉ ዋና ዋና ከተሞች ላይ የዋለበትን የአየር የሙቀት ሁኔታ ወይንም የአየር ሁኔታ አጠቃላይ ይተነትናሉ። ከዛን አልፎ ደግሞ ነገ ምን ሊሆን ይችላል የሚለውን የዛን የአየር ትንበያ ይባላል ያው ያንን ይተነብያሉ ማለት ነው። ያንን ሲተነብዩ እንግዲህ የየከተሞችን የየራሳቸው አውጥተው ይናገራሉ ያው የከተሞች ስለሚለያይ ማለት ነው ከቦታ ቦታ ያለው የአየር ሁኔታ ይለያያል እና ያንን መረጃ እከታተላለሁ እያለ ነው። ይህም እንግዲህ የዜና አንዱ አካል ነው። ሌላው ከዚህ በተጨማሪ ደግሞ ያው ጋዜጠኞች መረጃን ያብራራሉ እውነቱን ያው የተለያዩ መረጃዎች ይኖራሉ ከተለያየ ቦታ ወይንም ከተለያየ ምንጭ ላይ የተገኙ መረጃዎችን ጋዜጠኞች ያው በራሳቸው እንትን ብለው ዋናውን ሀሳብ ሳይለቁ ያንን መረጃ ይተነትናሉ ወይንም ያብራራሉ ማለት ነው። እንግዲህ የሰው ሙሉ ዜናውን ነው እሚከታተለው ማለት ነው። ይህ ማለት ያው የሙሉ ዜና የሚያካትታቸው ነገሮችን በዝርዝር ለመጥቀስ ሞክሯል ያንን ነገር እንግዲህ ቁጭ ብሎ የመከታተል ልምድ አለው። አንዳንድ ጊዜ ከቤተሰብ ጋር እንወያያለን ይላል ያው ያው ዜናዎች ሲነገሩ እንግዲህ ከቤተሰብ ጋር አብረን ሆነን የምንሰማበት ሁኔታ ካለ በዛ አዲስ መረጃ ላይ እንግዲህ የተለያዩ ሀሳቦች ይነሳሉ ከቤተሰብ ውስጥ ስለዚህ እንደ ውይይትም ተደርጎ ይያዛል ማለት ነው። ሀሳቦችን ይንሸራሸራለሁ በዛ መረጃ ላይ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

እንግዲህ ምን ይላል? ጽሁፉ ወይንም ደግሞ ሀሳቡ ምርጥ ምግብ ድሮ ዶሮ ወጥ ነው በጣም ጣፋጭ ነው ቀይ በርበሬ ይጠቀማል። ስጋ እና እንቁላል ይኖርበታል። እንጀራ ጋር እበላለሁ እሁድ ላይ እናቴ ታዘጋጃለች ቤት ውስጥ ጥሩ ቤቱ ሁሉ ጥሩ ይሸታል ቤተሰብ ሁሉ ይወዳል። ትንሽ ለውዝ ሲጨመር የተሻለ ይሆናል። ደረጃ በደረጃ በዝግታ መብላት ነው። ከአይብ ጋርም ጥሩ ነው። ይህ ምግብ አሁንም ፈልጋለሁኝ የምግብ ቤቶችም ላይ አዛለሁ። ዶሮ ወጥ የኢትዮጵያ ልዩ ምግብ ነው ይላል። እንግዲህ አጠቃላይ ሀሳቡ እንግዲህ ስለ ምግብ ነው ያነሳው። ይህ የምግብ አይነት እንግዲህ ዶሮ ወጥ ብለን የምንጠራው የኢትዮጵያ ባህላዊ የሆነ የምግብ ዶሮን አዘጋጀት ሁኔታ ነው። በአጠቃላይ ለማንሳት የሞከረው። እና ይህን ዶሮ ወጥ በጣም እንደሚወደውና እንደሚመገብ ሌላው ነገር ደግሞ ያው እሁድ ላይ እናቱ ይህን ዶሮ ወጥ እንደምታዘጋጅና እንደምትሰራ ይናገራል ማለት ነው። ስለዚህ ይህ ዶሮ ወጥ እንግዲህ ቤተሰቡ በሙሉ እንደሚወደው ነው ያው ዶሮ ወጥ እንደሚታወቀው እንግዲህ የተለየ የሆነ ሽታ አለው። ስለዚህ ያ ሽታ በጣም ሰፈሩ ቤቱ ሁሉ በጣም እንደሚሸትና ጥሩ መዓዛ እንደሚያወጣ ነው እየተናገረ ያለው። ይህ እንግዲህ ያው ይታወቃል ጥሩ መዓዛ ነው የሚያወጣው ዶሮ ወጥ በባህሪው በጣም ይሸታል ያው ይሄ የምሸትበት ሁኔታ ከምን የተነሳ ነው ብለን ስናይ የተለያዩ ቅመማ ቅማማትና በርበሬ ዘይት አንድ ላይ ተደርጎ ያው እሳት ላይ ተጥሎ የተወሰነ ጊዜያትን ይቆያል። ስለዚህ በዛ ሰዓት ላይ ወይንም ደግሞ በዛ ወቅት ላይ ትንሽ ያው ሽታው የመውጣት ነገር አለ ምክንያቱም የተለያየ ቅመምን ስለሚጠቀም ነው ይህ የሆነበት ምክንያት ሌላው እንግዲህ ከዚህ በተጨማሪ ያው ከዶሮ ጋር ተያይዞ አብረው የሚቀርቡ ነገሮች አሉ። አንደኛውና ዋነኛው ያው አይብ ነው። አይብ ከዶሮ ወጥ ጋር አንድ ላይ ይቀርባል። ይህ አይብ እንግዲህ ከዶሮ ወጥ ጋር አንድ ላይ ሲበላ የተወሰነ የማቃጠል አቅሙ ይቀንሳል። የማቃጠል አቅምን የተወሰነ ይቀንሰዋል ማለት ነው የበርበሬውን ስለዚህ በጣም ጣፋጭ ነው የሚሆነው ማለት ነው። ከዛ በተጨማሪ እንግዲህ ዶሮ ወጥ አብሮ ያው የአንደኛ እንቁላል አለው ማለት ነው። ስለዚህ ያው የዶሮ ውጤት ነው እንግዲህ ዶሮዋ የጣለችው እንቁላል ከወጡ ጋር አብሮ የሚቀርብበት ሁኔታ አለ። ያ የሚቀርብበት ሁኔታ ለምንድነው? ዶሮ እንዲህ እንትን እንዲል ነው ምንድነው? ያው የዶሮ ውጤት ስለሆነ አንድ ላይ እንትን ይባልና ይቀቀልና ተቀቅሎ እዛ ወጥ ውስጥ ይገባል ከዛን ዶሮ ወጡ በሚበላበት ሰዓት እንግዲህ እንቁላሉ ወጥቶ ለሚበላው ሰው ይሰጣል ማለት ነው። ከዛ በተጨማሪ እንግዲህ ራሱ የዶሮ ስጋ ወይንም ደግሞ የዶሮ አጥንት ተብሎ ሚታወቀው አለ። የዶሮ አጥንትም የራሱ አዘጋጀት አለው። ስለዚህ ታጥቦ ተፀድቶ ከተቀቀለ በኋላ ከዶሮ ወጡ ጋር ተቀይጦ አብሮ የሚንተከተክበት ሁኔታ አለ። አብሮ ይበስላል ማለት ነው። እና አብሮ ከወጡ ጋር ይዋሃዳል እንግዲህ ምግብ በሚበላበት ዶሮ ወጡ በሚበላበት ሰዓት ያ ስጋም ይሰጣል። ስለዚህ ያው አብዛኛውም ጊዜ ለአንድ ሰው አንድ እንቁላል እና አንድ ስጋ ይቻላል። ይህ ጣፋጭና በጣም ተፈላጊ የሆነ የኢትዮጵያ ባህላዊ ምግብ ነው ወይንም የኢትዮጵያ በተለየ መልኩ ዶሮ ወጥን የሚያዘጋጁበት ወይንም ዶሮን የሚመገቡበት ሂደት ነው ማለት ነው። ስለዚህ በየሳምንቱ እሁድ እሁድ እናቱ ይህንን እንደምታዘጋጅ ነው የተናገረው። ለዛም ነው እንግዲህ ይህንን ሀሳብ አጋርቶናል እና በአጠቃላይ ያወራው ነገር ስለ ኢትዮጵያ ባህላዊ የዶሮ ወጥ የምግብ ስርዓትና እንደሚወድና እንደሚመገብ ሌላም ደግሞ እንግዲህ ይህንን ዶሮ ወጥ ያው በተለያዩ ምግብ ቤቶች ላይ እንደምናገኘው ይናገራል። ያው እዛም ስሆን ከመውደዴ የተነሳ ይህንን ዶሮ አዝዤ እመገባለሁ ነው ያለው። ያው ብዙ ሰው እንደዛ ያደርጋል ዶሮ ወጥ በጣም ስለሚወድ አዞ የመመገብ ሁኔታ አለ። እንግዲህ በአጠቃላይ ያው ሀሳቡ ዶሮ ወጥ ላይ እና ባህላዊ ምግብ ላይ ነው። የተናገረው ከዛ ውጪ ያለው ነገር ምንድነው እሱ ይህን ዶሮ ወጥ እንግዲህ ሰዎች ወይንም ጎረቤት ተጠርተው አብረው

እንግዲህ በቀጣይነት የቀረበው ጽሁፍ ምን ይላል የሚለውን ነገር እናያለን። መጀመሪያ ጽሁፉን አነባለሁ ምን ይላል ጽሁፉ አዲስ ነገር መማር? አዲስ ነገር መማር ፈተና ነው። ከጥቂት ወራት በፊት ጀምሬያለሁ። በመጀመሪያ በጣም ከባድ ነው ብዙ ስህተቶች እሰራ ነበረ ግን ቀስ በቀስ እየተሻሻልኩ ነው። በየቀኑ ትንሽ እለማመዳለሁ መምህሬ ታግዘኛለች ኢንተርኔት ላይም እመራመራለሁ አንዳንድ ጊዜ ተስፋ አልቆርጥ እቆርጣለሁኝ ግን እቀጥላለሁኝ ትንሽ እድገት ሲኖር ደስ ይለኛል። ትዕግስት ያስፈልጋል አሁን የተሻለ ሆኗል አዲስ አዲስ ችሎታ ግ ለወደፊት ግ ይረዳል ይላል። አጠቃላይ ጽሁፉ ምን ለመግለጽ ነው የተሞከረው ወይንም የተፈለገው ነገር ብለን ስናይ ምንድነው እሱ? እዚህ ጽሁፍ ላይ እንግዲህ ያው አዳዲስ ነገሮችን እየተማረ ያለ ሰው ነው። እና ይህ አዲስ ነገር ለመማር በጣም እንደከበደውና ለመልመድ እንደተቸገረ ይገልጻል። እና ይህንን ነገር እንግዲህ ለመልመድ እየጀመርኩ አቋርጣለሁ ከዛም በኋላ ደግሞ እቀጥላለሁ እያለ ነው። ሌላው ነገር እንግዲህ ይሄንን ለመልመድ ያው መምህሬም ታግዘኛለች። ከዛ በተጨማሪ ደግሞ ያልገባኝን ነገር ሌሎች ሰዎችን እጠይቃለሁ ወይንም ደግሞ ከኢንተርኔት ላይ ለማውረድ እሞክራለሁ እያለ ነው። እንግዲህ ያው ሁላችንም እንደዚህ እናደርጋለን አንዳንዴ አዳዲስ ነገር ለመልመድ በጣም እንቸገራለን። ምክንያቱም አንደኛ አይምሮአችን ያንን ነገር ለመቀበል ትንሽ ይከብደዋል። ምክንያቱም ያን ነገር መቀበል ያው ከለመደው ነገር ሌላ መቀበል በጣም ከባድ ስለሆነ። ስለዚህ ይህንን እሺ ይህንን ነገር ይህንን ነገር እንግዲህ ለመልመድ እንደተቸገረ እየገለጸ ነው። ግን ያው ቢሰለቸኝም ተስፋ አልቆርጥም ቀጥዬም ደጋግሜ እሞክራለሁ። ስለዚህ ምንም ተስፋ አልቆርጥም እያለ ነው። ስለዚህ ያው ይህን ነገር ተናግሯል። ሌላው ነገር ከዚህ ጋር ተያይዞ እንግዲህ አዳዲስ ነገሮችን መልመድ ወይንም ደግሞ መማር በጣም አስፈላጊ ነው። በህይወታችን ውስጥ በጣም ጠቃሚና አስፈላጊ የሆነ ነገር ነው። ምክንያቱም በየጊዜው አዳዲስ ነገሮች ይመጣሉ ሌሎች ቴክኖሎጂዎች ይፈጠራሉ ስለዚህ ከእነዛ ጋር አብሮ ለመራመድ ደግሞ ያው ማወቅ አለብን ማለት ነው። የተለያዩ ነገሮችን ማወቅ ተገቢ ነው። ስለዚህ ከነዛ ነገሮች ጋር አብሮ ለመሄድ ወይንም ደግሞ ያው ነገሮች ሲዘምኑ አብሮ ለመዘመን ወይንም ደግሞ ለመማር ለማወቅ ለመጠቀም በጣም አስፈላጊ የሆነ ነገር ነው ብዬ አምናለሁ። እንግዲህ ይህ ጽሁፍም ይህንኑ ነው የሚያትተው ወይንም ስለዚህ ነገር ነው የሚተነትነው። ጠቅለል ያለ ማብራሪያ የሚሰጠን ይህንኑ ነው ማለት ነው። እና ይህ ሰው አዲስ ነገር ለመማር ወይንም ደግሞ ለመልመድ በጣም እየተቸገረና እየታገለ ነው። ግን በዛ ሁኔታዎችም ሆኖ እቀጥላለሁ ተስፋ አልቆርጥም እያለ ነው። እንግዲህ ያው አንዳንድ ነገር ለመልመድ በምናደርገው ትግል ውስጥ አንዳንዴ ተስፋ መቁረጥ ተገቢ አይደለም። የሚለውን ሀሳብ ያነሳልናል ወይንም ያንን ሀሳብ ነው የሚገልጽልን ማለት ነው። ስለዚህ በዛ መሰረት እቀጥላለሁኝ እያለ ነው ያው የተለያዩ እሚያግዙትን ነገሮች እየተናገረ ነው። ምክንያቱም አንደኛ ያው መምህሬ ታግዘኛለች ብሏል ወይንም መምህሬን እጠይቃለሁ ብሏል። ስለዚህ ያው እንትን ያለውን ያልገባውን ያላወቀውን ነገር መምህሩን ይጠይቃል ማለት ነው። ሌላው ነገር ደግሞ ከዛ በተጨማሪ ከኢንተርኔት ላይ የሚፈልገውን ነገር በመፈለግ ወይንም ደግሞ ሰርች በማድረግ ነው የሚባለው። እንደዛ አድርጎ ከኢንተርኔት ላይ ለመረዳት ወይም ለመማር ይጠቅመዋል ማለት ነው። ስለዚህ በዚህ መሰረት ራሱን ያንን ነገር ለመልመድ ጥረት ያደርጋል። እና ይሄንን ጥረት እያደረገ ያለ ሰው ነው። ስለዚህ ይህ ነው እንግዲህ አጠቃላይ ሀሳቡ የሚገልጸው ይህንን ይመስላል።

እሺ መጀመሪያ ያለውን ነገር ለማንበብ እሞክራለሁ ከዛን የተወሰነ ማብራሪያ እሰጥበታለሁ ማለት ነው ምን ይላል ሀሳቡ? ጓደኞቼ በህይወቴ ውስጥ በጣም አስፈላጊ ናቸው። ከልጅነቴ ጀምሮ አንዳንዶቹ አሉ እርስ በእርሳችን እንረዳዳለን በችግር ጊዜ ይቀራረቡናል። በደስታ ጊዜም አብረን ይሳቃል ሚስጥሮችን ሚስጥሮችንም እንለዋወጣለን ታሪኮችን እንነጋገራለን አንዳንድ ጊዜ እንጨቃጨቃለን። ግን ፈጥነን ፈጥነን ይቅርታ እንጠያየቃለን ጓደኝነት እምነት ያስፈልገዋል እውነተኛ ጓደኛ እድለኛ ያደርጋ ያደርጉሃል ከእነሱ ጋር መሆን ደስ ይላል ይላል። አጠቃላይ ሀሳቡ እንግዲህ ምን ለማለት ፈልጎ ነው። ከጓደኞቹ ጋር ያለውን ግንኙነት ለመጥቀስ እየሞከረ ነው ወይንም ከጓደኞቹ ጋር ምን አይነት ግንኙነት እንዳለው እየተናገረ ነው ማለት ነው? ይህ ሰው እንግዲህ ከጓደኞቹ ጋር ትንሽ ጠበቅ ያለ ግንኙነት ያለው ሰው እና ብዙ ጓደኞች ያሉት ሰው ነው ያው በልጅነታችን አብረን እንጫወት ነበረ። አሁንም ድረስ እንግዲህ አብረን የምናሳልፈው የአብሮነት ጊዜ አለን እያለን ነው። እያለ ነው እንግዲህ ጓደኛ ለምን ያስፈልጋል? የሚለውን ነገር ዘር ዘር ለማድረግ ሞክሯል አንደኛ ችግር በሚገጥመን ሰዓት እንረዳዳለን ሀሳብ ለሀሳብ እንቀያየራለን። እያለ ነው ሌላው ነገር ደግሞ ያው የተለያዩ በሰዎች ላይ የተለያዩ ችግሮች ወይንም ደግሞ ሚስጥር ሊኖር ይችላል ሌላ ሰው ቢሰማው የሚደብር አይነት ነገር ወይንም የግል የሆነ ሚስጥሮች ይኖራሉ። ስለዚህ እነዛን የግል ሚስጥሮች እንጠባበቃለን ወይንም ደግሞ የአንዱ ሚስጥር አንዱ ዝም ብሎ ለማንም ሰው አያወራም ማለት ነው። ያም እንግዲህ ሚስጥር መጠበቅም አንዱ የጓደኝነት መገለጫ አንዱ መሳሪያ ወይንም አንዱ ቁልፍ ነገር ነው ሰዎች አብሮ ለመቆየት ወይንም ረጅም አመት አብሮ ለማሳለፍ የሚረዷቸው ነገር አንደኛው ሚስጥር ጠባቂ መሆን ነው። ያው ለዛም ይመስለኛል ያው ሚስጥሮችን እንጠባበቃለን ይላል እንግዲህ አንዱ ሰው የአንዱ ሚስጥር አያወጣም ማለት ነው። እና አንድ ላይ ሆነን ያው ቡና እንጠጣለን ተሰባስበን አንድ ላይ በመሆን ያው ቡና አብሮ በህብረት የመጠጣት ነገር አለ። ያው ብዙ ሰው እንግዲህ ከጎረቤቱ ጋር ከጓደኞቹ ጋር አብሮ ቡና ይጠጣል በቤት ውስጥም ሆነ በውጭ ላይም ይሄ ነገር አለ ያው ውጭ ላይ ቡና በመጠጣት እንደዛ ያሳልፋሉ ማለት ነው። ያ ቡና የሚጠጡበት በየቅዳሜው አብረን እንሰባሰባለን ይላል ስለዚህ ቅዳሜ ላይ አብረው ይሰባሰባሉ ያው ይህ ቅዳሜ እንግዲህ ብዙ ጊዜ ስራ የምንጨርስበት የሳምንቱ ቀን ነው። እና ከሰአት ቅዳሜ ከሰአት ላይ ብዙ ሰው ስራ አይኖረውም ስለዚህ ስራ የመጨረሻው ቀን ስለሆነ ለመሰባሰብና ጓደኞችን ለማግኘት ምቹ የሆነ ቀን ነው ለዛም ይመስለኛል ያው እንግዲህ በየቅዳሜው ላይ እንገናኛለን ያለው በሳምንት አንዴ ከእነሱ ጋር እንደየአስፈላጊነቱ ይሰባሰባሉ ማለት ነው አብረውም ቡና የሚጠጡበት ሁኔታ እንዳለ ይገልጻል። ስለዚህ ይህንን ነው የሚያብራራው ከጓደኞቹ ጋር ያለው ግንኙነት ትንሽ ጠለቅ ያለ ነው። ያው ችግር ሲያጋጥመኝም እንረዳዳለን ወይንም እንተጋገዛለን እያለ ነው። ያው አስፈላጊ ነው ይህ ነገር ኢትዮጵያ ውስጥም የተለመደ ነገር አለው። አንዳንድ ያው ከልጅነታቸው ጀምሮ አብረው ያደጉ ወይንም ጓደኛሞች የሆኑ ብዙ ሰዎችን እናውቃለን ከዚህ ጋር ተያይዞ አንዳንድ ጊዜ ያው በጓደኛ መሃል ያለመግባባት ይፈጠራል እነዛ ያለመግባባቶች ወደ ጭቅጭቅ ሊሄዱ ይችላሉ። እና ያንን ነገር በንግግር ቶሎ ለመፍታት እንሞክራለን ነው የሚለው ሀሳቡ ያው ጠቅለል ያለ ሀሳቡ ይህንን ይመስላል ማለት ነው። ስለዚህ በዚህ መሰረት ነው ከጓደኞቼ ጋር የምንሄደው ወይንም ደግሞ ከጓደኞቼ ጋር የምንጫወተው ነው የሚለው ወይንም ጊዜን የምናሳልፈው ይላል በአጠቃላይ ያው ጓደኛ ከጓደኛ ጋር ወይም ከጓደኛሞች ጋር መሆን በጣም ደስ ይላል እያለን ነው ማለት ነው። ያው አሪፍም ነው ደስም ይላል። እና ይህን አስመልክቶ ነው አጠቃላይ ሀሳቡ የሚናገረው። ስለዚህ ጓደኛ በጣም አስፈላጊ እንደሆነ አብረን የተለያየ ጊዜዎችን እንደምናሳልፍ አብረን የተለያዩ ነገሮችን እንደምንለዋወጥ መረጃዎችን እና ከዛ ጋር ተያይዞ ያው ብዙ ነገሮች ይኖራሉ። ከእለት ተእለት ህይወታችን ጋር አንድ ላይ የተቆራኘ እንደሆነ ያብራራል ወይም ያስረዳል ማለት ነው።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

እሺ እንግዲህ የሚለው ምንድነው? ለማንበብ እሞክራለሁ ከዛን ለማብራራት እሞክራለሁ ይሄ ማለት ነው። ያነበብኩትን ምን ይላል በዓል ሲመጣ በጉ ሁሉ ደስተኛ ይሆናል። ቤተሰብ ሁሉ ይሰባሰባል አዳዲስ ልብሶችም እንገዛለን። ጽጌሬዳ እና ጽጌሬዳ እና እንጀራ እናዘጋጃለን ቤቱን እና እናጸዳለን አበቦችን እናስቀምጣለን ጎረቤቶች እርስ በእርሳቸው ይጎበኛኛሉ። ልጆች በጣም ይደሰታሉ። ሁላችንም አብረን እንበላለን አገሬ ዘፈኖችን እንዘፍናለን የቤተሰብ ደወል ይሰማል ሁሉም ሰው በረከት ይለዋወጣል ይህ የባህል ጊዜ። የበአል ጊዜ ነው በዓል ህይወት ይሞላል ይላል ማለት ነው። በአጠቃላይ እንግዲህ ይህ ጽሁፍ ወይንም ደግሞ ይህ ነገር ምንን ይመለከታል ማለት ነው። አንደኛ ነገር ያው በበዓል ሰዎች እንደሚሰባሰቡ ወይንም ደግሞ በዓልን እንዴት እንደሚያሳልፉ እየተናገረ ነው ማለት ነው። ያው ቤተሰቦች ይሰባሰባሉ ብሏል እንግዲህ በዋናነት ከዛ በተጨማሪ ያው ብዙ ቤተሰብ ይመጣል። ተሰባስበው አንድ ላይ የመብላት ነገር አለ። ሌላው ሊገልጽ የፈለገው ነገር እንግዲህ ቤቱን ማሳመር ወይንም ደግሞ ቤትን ማስተካከል ነው። ስለዚህ የተለያየ አበባ አደይ አበባም ሊሆን ይችላል። እነዛን አበቦች ይጎዘጎዛሉ። እና እነዛ አበቦች ይጎዘጎዛሉ ሌላ ደግሞ እንግዲህ አበባ የሚቀመጥ አበባም በዛው ይቀመጣል ማለት ነው። ከዚህ ጋር እንግዲህ ተያይዞ የተለያዩ ምግቦች ይዘጋጃሉ። በበዓል ወቅት ወይም ደግሞ በዓል በሚሆንበት ሰዓት ብዙ አይነት ምግቦች ነው የሚዘጋጁት ሁሉም ሰው እንደየ ባህሉ ምግብ ባህላዊ ምግቦችን ያዘጋጃል። እነዛ ባህላዊ ምግቦች እንግዲህ በዛ ተደርገው ከሌላው ጊዜ በተለየ መልኩ ነው የሚዘጋጀው በዛ ያለ ምግብ ይዘጋጃል እነዛ ያው በዛ ያለ ምግብ የሚዘጋጀው በጣም ብዙ ሰዎች ይሰባሰባል ጎረቤት ይጠራራል። ዘመድ ይመጣል ማለት ነው ለመጠያየቅ። ዘመድ ይመጣል እንግዲህ እነዛ ጎረቤትና ዘመድ አንድ ላይ ሆኖ ተሰባስቦ የተለያዩ ጨዋታዎችን ጭፈራዎችን ይጨፈራል ጨዋታ ይጫወታሉ። ሀሳብ ይለዋወጣሉ እና በስፋት ሆነው ያው ምግብ አብረው ይመገባሉ ማለት ነው። ይህ ነገር እንግዲህ በጣም ደስታን የሚፈጥር ባህል ነው። እንደ አዲስ መታደስ ወይንም ደግሞ ደስተኛ የመሆንን ስሜት በከፍተኛ ሁኔታ ይፈጥርልናል ማለት ነው። ለዛም ነው እንግዲህ ይሄ በዓል ማለት እንግዲህ በሀገራችን የተለያየ ባህላዊ ወይንም ለበአል የሚዘፈኑ ዘፈኖች አሉ። ከዚህ ጋር ተያይዞ እንግዲህ እነዛ ለባህል የሚዘፈኑ ወይንም ደግሞ ባህላዊ ዘፈኖች ይዘፈናሉ። እስክስታዎች ይመታሉ የተለያዩ ባህላዊ የሆኑ ዳንሶች አሉ። ያው ሁሉም እንደ ብሄር ብሄረሰቡ ይለያያል እነዛ ዳንሶች በስፋት ይቀርባሉ ማለት ነው። ያው ይደነሳል ከቤተሰብ ጋር ከጎረቤት ከወዳጅ ዘመድ ጋራ እንግዲህ አንድ ላይ አብሮ በመሆን ባህልን በዓልን የማሳለፍ ነገርን ነው በአጠቃላይ የሚያወራው። እንግዲህ ያው በሀገራችን በዓል ሲመጣ የተለያዩ እርድ የእርድ ስርዓቶች ይከናወናሉ በብዛት እና በሰፊው ሁኔታ ሁሉንም ሙሉ በሙሉ በሚቻል በሚባል ደረጃ ይሄ ስጋ የመብላት ነገር አለ። ያው ከስጋም የሚዘጋጁ የተለያዩ ባህላዊ ምግቦች አሉ የኢትዮጵያ ባህላዊ ምግቦች እነዛ ምግቦች ተዘጋጅተው ለወዳጅ ዘመድ ይቀርባሉ ማለት ነው። ያው ዘመድ ወዳጅ ወይንም ደግሞ ዘመድ ከተለያየ ቦታ ይመጣል። ተራርቆ የሚኖርም ሰው እንግዲህ ለበአል ይገናኛል ማለት ነው ለበአል ሁሉም ተሰባስቦ አንድ ላይ በመሆን ያንን በዓል ያከብሩታል ያሳልፉታል። እንግዲህ በመጫወት በመጨፈር በመደነስ ሙዚቃዎችን በመስማት ሌላው ደግሞ አብሮ ተሰብስቦ በመብላትና አብሮ ተሰብስቦ በማውራት ሀሳብ በመቀያየር በዓሉን አድምቀው ይውላሉ ማለት ነው። እንግዲህ ያው ለበአል ጽጌሬዳ አበባም የተለመደ ነው። እንደገና ደግሞ እንጀራም የተለመደ ነው ያው ባህላዊ የምግብ አይነት ነው የመመገቢያ አይነት ነው ማለት ነው። ይህ እንጀራ ብለን የምንጠራው ይህም እንጀራ እንግዲህ ያው በተለያየ መልኩ ይቀርባል ማለት ነው። ለተለያየ ምግብ ማባያነት ሆኖ ነው እንጀራ የምናቀርበው። እና እነዚህ ነገሮች በአጠቃላይ ያው ለበአል የሚደረጉ ነገሮች ናቸው የበአል

እሺ ምን ይላል ጽሁፉ የልጅነት ጊዜን ስዘክር ደስ ይለኛል። በሀገር ቤት ነበርኩኝ ከጓደኞቼ ጋር እጫወት ነበረ ዛፎች ላይ እንወጣ ነበረ ወንዝ ውስጥ እንዋኝ ነበረ አያቴ ታሪኮችን አያቴ ታሪኮች አያቴ ታሪኮችን ትነግረን ነበረ ምሽት ላይ በሰማይ ኮከቦችን እንመለከት ነበር። ትምህርት ቤት ረጅም መንገድ ነበር እርስ በእርሳችን እንረዳዳ ነበረ ቀላል እና ደስተኛ ጊዜ ነበረን። አሁን ያ ጊዜ ጠፋ ነገር ግን ትዝታው ይቀራል። ልጅነት ውበት ነው ይላል ማለት ነው። እንግዲህ ከዚህ ጽሁፍ የምንረዳው አንድ ሰው በልጅነቱ ያሳለፈውን ጊዜ እያስረዳንና እንዴት እንዳሳለፈ እየነገረን ነው። ማለት ነው ስለዚህ ምንድነው ይህንን ነገር እየነገረን ነው? ሌላው ነገር ያው በልጅነት ጊዜ የተለያዩ ነገሮችን እንዳደረገ ይነግረናል። አንደኛው በልጅነት ጊዜው ካደረገው ነገር ውስጥ የምናየው ምንድነው? በልጅነቱ ከልጆች ጋር ሆኖ የተለያየ ዛፍ ላይ እንደሚወጣና ዛፍ ላይ ሆኖ እንደሚጫወቱ ነግሮናል። ከዛ በተጨማሪ ደግሞ ይሄ ዋና እንደሚዋኙ ያው ይሄ ነገር የተለመደ ነገር ነው። በልጅነታቸው ያው ከከተማ ውጪ ያደጉ ልጆች ዋናን በስፋት ይዋኛል ወይንም ሲዋኙ ይስተዋላል ማለት ነው። እና ይህንን ነገር ነው የሚነግረን ያው የተለያየ በተለያየ ቦታ ላይ ያው ገጠር ላይ በተለይ ከከተማ ውጪ በሆነ ቦታ ላይ ለመዋኘት የሚመቹ የተለያዩ የሆኑ የውሃ ማቆሪያዎች ይኖራሉ። እንግዲህ እነዛ የታቆሩ ውሃዎች ወይም ደግሞ ለመዋኘት አመቺ የሆኑ ቦታዎችን እየመረጡ የመዋኘት ነገር አለ ማለት ነው። እንግዲህ ይህንን ነገር ነው በዋናነት ጸሐፊውም ወይም ተናጋሪው የሚያነሳው ስለዚህ ይህንን አንስቶ ነው ማለት ነው። ማብራሪያ እየሰጠ ነው። እና በስተመጨረሻ ምንድነው? ይህን የልጅነት ጊዜውን በጣም እንደሚናፍቀውና እንደሚወደው እየተናገረ ነው። ስለዚህ ይህን ጊዜ ያው አሁን ላይ ማግኘት አልችልም ግን ጥሩ የሆነ ትዝታ አለኝ። በዚህ የተነሳ እያለና እንግዲህ ያው ሌላው ከዛ በተጨማሪ በልጅነት ጊዜ አያቴ የተለያዩ ታሪኮችን ትነግረናለች እና ያንን ታሪክ እሰማለሁኝ እያለ ነው። ያው ይሄም አንድ ተጨማሪ በልጅነት የሚደረግ ነገር ነው። ይህንን ስንመለከት እንግዲህ በስፋት እየገለጸልን ያለው ማለት ይህ ልጅ በስፋት እያወራልን ያለው ስለ ልጅነት ጊዜው ያሳለፈበት ሁኔታ ስላለበት ሁኔታ ነው። አሁን ላይ ደግሞ ያንን ወቅት ማግኘት እንደማይችል ወይንም ደግሞ አሁን ላይ ያ ነገር ያው ተመልሶ መምጣት እንደማይችል እየነገረን ነው። እና ግን ያም ቢሆንም ደግሞ ጥሩ የሆነ ትዝታ እንደፈጠረልኝ ወይንም ደግሞ በዛ የተነሳ ጥሩ የሆነ ትዝታ አለኝ። የልጅነት ጊዜን ሳስብ ደስታ ነው የሚሰማኝ የሚል ሀሳብ አለው። ያው ከተለያዩ ከልጆች ጋር የማደርገው ጨዋታም እንዳለ ይገልጻል። እንደተጫወተ እና የልጄው ሌላው ነገር ደግሞ ያው ትምህርት ስንማር ረጅም መንገድን ተጉዘን ነው የምንማረው። እና በዛ በምንሄድበት ሰዓት ወይንም ደግሞ በትምህርት ሰዓትም ከጓደኞቼ ጋር ወይንም ከሰፈር ልጆች ጋር አብረን የመረዳዳት ሁኔታዎች አሉ። እያለ ነው ያው ብዙ በገጠር አካባቢ የሚያድጉ ተወልደው ያደጉ ልጆች እንግዲህ በዚህ ህይወት ውስጥ ያሳልፋሉ ብዬ እገምታለሁ። ከዛ መሀከል ውስጥ እንግዲህ አንዷ እኔም በዚህ ህይወት ውስጥ ያሳለፍኩኝ ልጅ ነኝ። እና ያው መረዳዳቱ እንዳለ ነው መንገድ ላይ የሚደክመው ተማሪ ይኖራል ልጅ ይኖራል እንግዲህ ያንን ልጅ አው ትተን አንሄድም እንረዳዋለን እናግዘዋለን ማለት ነው። ከዛም በተጨማሪ ስለተለያየ ትምህርታዊ ጉዳዮች ላይ አንስተንም ልንወያይ እንችላለን። ያው መንገድ ላይ ረጅም ርቀትን ስለምንጓዝ ቤትም ለመድረስ ሆኖ ወደ ትምህርት ቤት ለመሄድ በጣም ረጅም መንገድ መጓዝ ስላለብን ከዛ የተነሳ እንግዲህ ብዙ ነገሮችን ለማውራት ወይንም ደግሞ ብዙ ነገሮችን ለመወያየት ለመረዳዳት በጣም አሪፍ የሆነ ጊዜን ይፈጥርልናል። እና ያው ያንን ለመግለጽ ፈልጎ ነው። አጠቃላይ ሀሳቡ ያንን ይዘት ያለው ሀሳብና የልጅነት ጊዜውን እንዴት እንዳሳለፈ የሚገልጽበት ሁኔታ ነው።

እሺ ምን ይላል ሀሳቡ ቅድመ በዓል ይቀርባል ምን ማድረግ? እያሰብኩ ነው በሳምንቱ ደክሜያለሁ እረፍት ያስፈልገኛል ምናልባት ጓደኞቼ እጋብዛለሁ። አንዲት ፊልም እንመለከታለን ወይም ወደ መናፈሻ እንሄዳለን። የቤት እቃዎችን ላጸዳግ እችላለሁ ልብስ ማጠብ አለብኝ የታዘዝኩት መጽሐፍ ማንበብ አለብኝ። አዲስ ስግ የምግብ አሰራር መሞከር ደስ ይለኛል። ጊዜው ፈጣን ፈጣን ያልፋል እረፍት አስፈላጊ ነው በሳምንት መልሶ መሙላት መስራት አለበት ይላል ማለት ነው። አጠቃላይ ሀሳቡ ምንድነው? ያው በዓል እንደደረሰ ይጠቁመናል የመጀመሪያዎቹ ርዕሶች ወይም አረፍተ ነገሮች ላይ በዓል ደርሷል ምን ማድረግ እንዳለብኝ አላውቅም በጣም ብዙ ስራዎች አሉብኝ። ከዚህ ጋር ተያይዞ እያለ ነው ይህ ሰው እንግዲህ ምንድነው ያለበት የስራ ዝርዝሮቹን እየተናገረ ነው ወይንም የስራ ሀላፊነቶቹን እየተናገረ ነው። ከዛ በተጨማሪ እንግዲህ ጓደኞቼ ይመጣሉ እነሱ ሲመጡ ደግሞ ያው ምን መስራት አለብን ብሎ እያወራን ነው ማለት ነው። አንደኛ ነገር ያው ፊልም እናያለን አብረን አንድ ፊልም እናያለን ከዛ በተጨማሪ ግን የተለያየ ስራዎች አሉብኝ አንደኛ ልብሴንም ልብስም ማጠብ አለብኝ እና የተለያዩ የቤት እቃዎችን ማዘጋጀት እንዳለብኝ ይሰማኛል ይላል ማለት ነው። ሌላው ነገር ደግሞ ያው ከዚህ ጋር ተያይዞ እንግዲህ መጽሐፍ እንደታዘዘ እንዲያነብ እንደታዘዘም በግልጽ ይናገራል ማለት ነው። እና ያንን መጽሐፍም ማንበብ አለብኝ እያለ ነው። ስለዚህ ሀሳቡ አጠቃላይ አንድ በጣም ስራ የበዛበትና ብዙ እቅዶች ያሉበት ሰው ነው ይህንን የተናገረው ከዛ በተጨማሪ እንግዲህ ደግሞ ወቅቱንም ገልጿል ወቅቱ የበአል መዳረሻ የሆነበት ወቅት ነው። ስለዚህ ማንኛውም ሰው ያው የበአል መዳረሻ ሲሆን ስራዎች ይበዙበታል ወይንም ብዙ ስራዎችን የማከናወን አይነት ነገር አለ ከእነዚህ ስራዎች መካከል አንዱ ደግሞ የቤት እቃዎችን ማጣጠብና ማስተካከል ሌላው ደግሞ የቆሸሹ ልብሶችን አጣጥቦ ማስተካከል ይጠበቅበታል ማለት ነው። ይህ በዓል ሊደርስ ሲል እነዚህ ነገሮች ያው በስፋት ሲሰሩ ወይንም ሲደረጉ ይስተዋላሉ ይህም ተናጋሪ እንግዲህ ይህንን ነገር ነው እያለ ያለው ከዛ በተጨማሪ እንግዲህ የሳምንቱ ጊዜ ያው በፍጥነት ነው የሚያልቀው መልሶ ሌላ ሳምንት ይመጣል እነዚህ ስለዚህ ነገሮችን ግን በብልሃት ማድረግ አለብኝ አይነት ነገር ነው። ሀሳቡ አጠቃላይ ሀሳቡ ያው እንዴት ይሄ የስራ መደራረቡንና ጓደኞችን አንድ ላይ ብቻ ጠቅሎ እንዴት ማስተናገድና ማስኬድ እንዳለበት ይናገራል ማለት ነው። ከዛም በተጨማሪ ደግሞ ለራሱ እረፍት መስጠት እንዳለበት ያንንም ነገር ማድረግ አለባቸው አንዳንድ ጊዜ ያው ሰዎች ሲበዙ ወይንም ጓደኞች በዙሪያችን በጣም ብዙ ሰው ሲኖር ይህንን ነገር እራሳችንን ችላ የምንልበት አይነት ነገር አለ ያው ከስራ መጨናነቅ የተነሳ ለዛም ነው እንግዲህ ይህንን ሀሳብ በስፋት ያነሳው ማለት ነው። እና ከዛ በተጨማሪ ምንድነው አብረን ፊልም እናያለን ነው የሚለው ያው ይሄን ነገር ከጓደኞቹ ጋር እንግዲህ መደበኛ የሚያደርጉት የሆነ ሰዓት አብረው የሚያሳልፉበትን ሰዓት መድበው እንግዲህ ፊልም ፊልም ያያሉ ያው የፊልሙንም ሁኔታ ለመገደብ ሞክሯል። እንግዲህ ያው ይህንን ነገር ነው የምናየው በስፋት ያው ሌላው ከዛ በተጨማሪ እንግዲህ አዳዲስ ምግብ መልመድ አለብኝ ወይንም ማየት አለብኝ ያ ነገር ደግሞ ያስደስተኛል ብሎ ያነሳበት ሁኔታ አለ ያው ብዙ ሀሳቦች ነው። እዚህ ጋር እየተነሱና እየተንሸራሸሩ ያሉት ስለዚህ ያው ይህ ሰው ጠቅለል አድርገን ስናየው የበአል መዳረሻ ላይ ያለ ወቅት ላይ ሆኖ እና ከዛ በተጨማሪ ደግሞ የተለያዩ ጓደኞቹ ቤት እንደሚመጡና አብረው ጊዜ እንደሚያሳልፉ እየተናገረ ነው። ያንን ከዛን በተጨማሪ እሱ ደግሞ ብዙ ስራዎችን ማካሄድና ማከናወን እንዳለበት እየገለጸ ነው ያው ጊዜውን እንዴት መቆጣጠር እንደሚችልም እየተናገረ ነው ማለት ነው። እነዚህን ነገሮች ያው በስፋት ዘርዘር አድርጎ ለማየት ሞክሯል። በስተመጨረሻም እንግዲህ ከእረፍት ጋር ተያይዞ እረፍት ምን ያህል አስፈላጊ እንደሆነም በዛው ጨምሮ የተናገረበት ሁኔታ አለ ማለት ነው። ያው እረፍት ለሰው ልጅ በጣም አስፈላጊ

እሺ ምን? ይላል እዚህ ጋር ያለውን ነገር አነባለሁኝ የንግድ አውታር መረብ ዝግጅት ላይ ነበርኩኝ ብዙ ባለሙያዎች ተሰብስበዋል አዳዲስ ሰዎችም መጠቆም እድል ነው በመጀመሪያም ፈራሁ። ግን ወደ አንድ ቡድን ቀረብኩ ቀረብኩኝ ራሴን አስተዋውቄያለሁ ስለ ስራዬም ተናግሬያለሁ። ሌሎች ስለእነሱ ነግረውኛል የንግድ ካርዶችን ተለዋወጥን የሚገርም የሙያ አጋጣሚዎችን ሰማሁ አንዳንዶቹ ምክር ሰጥተውኛል። ምክር ሰጥተውኛል የወደፊት መተባበር ለወደፊት መተባበር እንችላለን ይህ እድል አመሰግናለሁ። የስራግ አውታር መረብ ለእድገት አስፈላጊ ነው ይላል። እንግዲህ አጠቃላይ ሀሳቡ ምንድነው? አንድ የስራ ንግድ ላይ ያለ ሰው ስለሚሰጠው አገልግሎት ወይንም ስለሚነግደው ነገር ለሌሎች ሰዎች ሊያስረዳ ወይንም ራሱን ሊያስተዋውቅ ያለበት ወይንም የሄደበት ሁኔታ ነው። እንግዲህ ይህ ሰው በመጀመሪያ ላይ ፈርቷል ወይንም ደግሞ የፍርሃት ስሜት ተሰምቶኛል እያለ ነው ከዛን በመቀጠል ያው ወደ እነሱ እንደምንም ብዬ ተጠጋሁኝ ይላል ያው ወደ አንድ ግሩፕ ማለት ነው። ተጠግቶ ራሱን አስተዋውቆ እና ስለ አገልግሎቱ በማስተዋወቅ ካርድ እንደሰጣቸው ነው ያ ካርድ እንግዲህ ስለራሱ የስራ ሂደት እና የስራ አገልግሎት አድራሻን እና እሱን የሚያገኙበትን ስልክ ቁጥር ቦታም ሊሆን ይችላል ያንን የሚጠቅስ ነገር ነው። እንግዲህ ያው የስራ ካርድ ተብሎ የሚታወቀው የሚሰጠው አገልግሎት የዛ የስራ ስያሜ ወይንም ድርጅትም ከሆነ የድርጅቱ ስያሜ ሌላው ነገር ደግሞ ያንን አገልግሎት የት እንደሚያገኙ የሚጠቅስ ቦታ ወይንም ደግሞ ያው በአካል ሳይሄዱ በስልክ የሚነጋገሩበት መረጃ የሚለዋወጡበትን ስልክ ቁጥር ኢሜል የመሳሰሉት ነገሮች እላው ላይ ሊጻፍበት ይችላል። እንግዲህ ያንን ካርድ ሰጠኋቸው ነው የሚለው ሌሎች ስለእነሱ ነገሩኝ ይላል ያው ሌሎች ስለዚህ ስለእነሱም ተጨማሪ የሆነ መረጃ አገኘሁኝ እያለ ነው ማለት ነው። የንግድ ካርዶችን ተለዋወጥን እያለ ነው ያው እነሱም በዛ ስራ ሙያ ውስጥ ወይንም ደግሞ በንግድ ውስጥ ያሉ ሰዎች ስለሆኑ እንደዛ ካርዶችን ተቀያየርን የነሱንም ወሰድኩ ብሎ እየገለጸ ነው። ሌላው ደግሞ አንዳንዶች ምክር ሰጥተውኛል እያለ ነው እንግዲህ ያው የተለያዩ ሰዎች ብዙ ልምድ ያላቸው ሰዎችን አግኝቷል ማለት ነው ለዛ ነው ያው ስራውን በተመለከተ የተለያየ ጠቃሚ ሀሳቦችን አጋርተውኛል ወይንም ደግሞ ሰጥተውኛል ነግረውኛል ብሎ እየተናገረ ነው ማለት ነው። ምናልባት ለወደፊት መተግበር እንችላለን ያው እናሻሽላለን ይህንን ምክር ተቀብዬ ተግባራዊ አደርጋለሁ ብሎ እየተናገረ ነው። ይህ እድል ይህ እድል በጣም ጥሩ ነው ወይንም ጥሩ አጋጣሚ ተፈጥሮልኛል እያለ ነው ያው ብዙ የልምድ ልውውጦችን አድርጓል ምክሮችንም ሀሳቦችን ተቀብሏል ማለት ነው ለዛ ነው እንግዲህ ይህ እድል አጋጣሚ ነው። ያለው አሪፍ አጋጣሚ ነው ብሎ የተናገረው ሌላው ነገር ደግሞ ያው የራሱን አገልግሎት አስተዋውቋል ወይንም ደግሞ እዛ ጋር የራሱን የሚሰጠውን ነገር ተናግሯል እንደገና ያው የሌሎችንም አድራሻ ተቀብሏል ያው ካርድ ተለዋወጥን ስላለ አድራሻቸውን ተቀብሏል ማለት ነው። እንግዲህ በአጠቃላይ ያው ይህ ሰውዬ ጥሩ የሆነ የስራ ትውውቅ አድርጓል ወይንም ደግሞ ጥሩ የሆነ አጋጣሚን ተፈጥሮለታል እዚህ ጋር ማለት ነው። ያው እንዲህ ያሉ ነገሮች በስንት ጊዜ አንዴ የሚገኙ ነገሮች ነው በተለይ ሰዎችን አግኝቶ ስለ አገልግሎታችን መንገር ወይንም ደግሞ ስለምንሰጠው ስለ ንግዳችን መንገር በጣም ከባዱ ነገር ነው ያው ሰዎችን የማግኛ መንገድ። ስለዚህ እነዚህን ሰዎች እንግዲህ ይህ ሰው በቀላሉ አግኝቶ ስለራሱም አስተዋውቋል ስለ ስራው አስተዋውቋል የነሱንም ስራ በዛው ልክ እንደዛው አውቋል ማለት ነው መረጃዎችን በመሃል ላይ ተቀያይረዋል እነሱም እንደ ሀሳብ ማስተካከል ያለበትን ነገር ምክር ሰጥተውታል ወይንም ለግሰውታል ማለት ነው ያንን ምክር እንግዲህ ተግባራዊ እንደሚያደርገውና በስራ ውስጥ እንደሚያካትተው ይናገራል ማለት ነው ለወደፊት ማሻሻያ እንደሚያደርገውና ከዚህ ነገር ብዙ እንደተጠቀመ ነው የሚነገረው ማለት ነው። አጠቃላይ ሀሳቡ ይህን ይመስላል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

እሺ ምን ይላል ሀሳቡ የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው። ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ድረገጾችን እመለከታለሁ። ዋጋዎችንም አነጻጽራለሁ የደንበኛ ግምገማዎችን አነባለሁ ፎቶዎች እና መግለጫዎችን ይረዳሉ ወደ ጋሪ መጨም መጨምራለሁ እጨምራለሁ ወደ ጋሪ እጨምራለሁ። የክፍያ መረጃ እባለሁ ትእዛዙ በጥቂት ቀናት ይደርሳል ማጠቢያ እንኳን አልፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል ይላል። እንግዲህ ምንድነው ይህ ነገር አጠቃላይ የጽሁፉ ያው ይሄ የመስመር ላይ ግዢ ብለን የምንጠራው ነገር አሁን ላይ በጣም እየተስፋፋ የመጣ ነገር ነው። ያው በሀገራችንም እነዚህ ነገሮች ይስተዋላሉ የተለያዩ ሰዎች ምርቶቻቸውን በመስመር ላይ ይለቃሉ በተለያየ ማህበራዊ ድረ ገጽ ላይ ይለቃሉ ማለት ነው። እነዛን ምርቶች እንግዲህ እንድንገዛቸው ያው የራሳቸውን አድራሻ ያስቀምጣሉ እና የተለያዩ ምስሎችን ወይንም ደግሞ ስለ አገልግሎታቸው ስለ ምርቶቻቸው የሚገልጹ ነገሮችን በስፋት ምስልን አስደግፈው የተለያዩ ጽሁፎችን ጽፈው ይለቃሉ ማለት ነው። ያው የሚፈልግ ሰው እነዛን ያንን ጽሁፍ ይመለከታል ይህም እንግዲህ ተናጋሪው የሚለው ይህንን ነገር ነው። ጽሁፎችን እመለከታለሁ እና የሚያስፈልገኝን ነገር ከዛ ላይ አያለሁ። ከዛ ጽሁፍ ከመመልከት በተጨማሪ እነሱ ከጻፉት በተጨማሪ ደሞ የተለያዩ ተጠቃሚ የጻፈውን ነገር እመለከታለሁ የሰጠውን አስተያየትም አያለሁ ምክንያቱም ያው ተጠቃሚ የሰጠው አስተያየት ትክክለኛ የሆነ አስተያየት ነው ተብሎ ስለሚገመት ነው። እንግዲህ ይህንን ነገር የተናገረው ከዛን በኋላ የምፈልገውን አይነት ምርት ያው ከምስሎች ተነስቼ አዛለሁኝ ወይንም ደግሞ በተቀመጠው ምስል በተቀመጠው ምስል አንፃር አይቼ አዛለሁኝ። እና በዛ መሰረት እጠቀማለሁ ያው ይሄ ነገር እንግዲህ የሚሆነው ከቤቴ ሳልወጣ ቤቴ ውስጥ እያለው ነው። ይሄን ነገር የማከናውነው ወይንም የማደርገው ስለዚህ ያው ቴክኖሎጂ በዚህ መንገድ ጠቅሞናል እያለ ነው ማለት ነው ያው ተጠቃሚ ነኝ እያለ ነው። ከዚህ ጋር ተያይዞ እንግዲህ ያነሳው ምንድነው? አንድ ደካማ ጎን አንስቷል ያ ደካማ ጎን ምንድነው? ምናልባት እኛ እንዳሰብነው ወይንም ደግሞ ምስል ላይ እንዳለው ላይሆን ይችላል ሲመጣ እቃው በአካል ሲመጣልን እንደዛ ላይሆን ይችላል። ግን የዚህ ሰዓት ላይ ምን ማድረግ አለብን ያው መመለስ ይጠበቅብናል። ማለት ነው እያለ ነው በአጠቃላይ ያው ይህ ነገር እንግዲህ ክፍያውም የሚፈጸመው እዛው መስመር ላይ እያለ ነው። እና ይህን ተጠቃሚ ነኝ ከቤቴ መውጣት አይጠበቅብኝም ከቤቴ ሳልወጣ እነዚህን ነገሮች የተለያዩ እቃዎችን መግዛት እችላለሁ እያለ ነው ማለት ነው። እንግዲህ ይሄ በጣም አሪፍ የሆነ ነገር እንደሆነ እየተናገረ ነው ያው የተወሰነ እንከንም ቢኖረው እነዛን ነገሮች እንግዲህ እቃውን በመመለስና የተሻለ እቃ እንዲልኩልን በማድረግ ማስተካከል ይቻላል። በዚህ መሃል እንግዲህ የተለያየ ገንዘብንም ይቆጥባል ከገንዘብ አንፃር ሁለተኛ ነገር ጊዜያችንን ይቆጥብልናል ሶስተኛው ነገር ጉልበታችንን ይቆጥብልናል ማለት ነው። ምንም መንገላታት ወይንም ደግሞ ሌላ ቦታ ላይ መሄድ አይጠበቅብንም። ባለንበት ቦታ ስራችንንም እየሰራን ወይንም ደግሞ ከቤታችን ሳንወጣ የምንፈልገውን ነገር ማዘዝ እንችላለን ይሄ የመስመር ላይ ንግድን ተጠቅመን ማለት ነው። እና ከዛ አትራፊ ነን እያለ ነው ማለት ነው ያው ጥቅሙን በስፋት እየገለጸና እያስረዳ ይገኛል። ይህንን ነው እንግዲህ የሚያሳየን ያው ስለ መስበር ላይ ንግድና እንዴት? መጠቀም እንዳለብን የአጠቃቀም ሁኔታውን ሰፋ አድርጎ ለማስረዳት ሞክሯል እና የራሱንም ክህሎት ለማካፈል ሞክሯል። በአጠቃላይ ሀሳቡ ስለ መስመር ላይ ንግድ ይመለከታል ማለት ነው።

እሺ ምን ይላል ጽሁፉ እንጀራ ማብሰል የቤት ስራ ነው። መጀመሪያ ጤፍ መፍጨት አለበት። ከዚያ በውሃ እና ቅማዋለን እናደባልቀዋለን እያለ ነው። ሶስት ቀናት መጠበቅ አለብን ሊያ አፈርም ጥሩ ሽታ አለው። ምጣድ ላይ እንጋግረዋለን። ትልቅ ክብ መልክ አለው ይህ ምጣድ ማለት ነው በእሳት ላይ መፍጥነት በፍጥነት ይበስላል። ጎን ጎን እንገለብጠዋለን ጎኑን እንገለብጠዋለን። ከዚያም በ በጥጥ ከዚያም በጥጥ እንሸፍነዋለን ከዚያም በጥጥ እንሸፍነዋለን። እንጀራ በየቀኑ እንጠቀማለን ከወጥ ጋር ጣፋጭ ነው ይህ የእኛ ባህላዊ ምግብ ነው። ማብሰል ማብሰል ጥበብ ይፈልጋል ይላል እንግዲህ ይህ ነገር ምንድነው? ለመግለጽ የተሞከረው እንጀራን እንዴት በባህላዊ መንገድ ማዘጋጀት እንደምንችል እና የእንጀራ አዘጋጀት ሂደት ነው የተናገረው ማለት ነው። ስለዚህ የተወሰኑ ያው ማስተካከያዎችን አደርጋለሁ እዚህ ጋር እንጀራን ስናዘጋጅ የምንጠቀመው ያው ከጤፍ ነው። እዚህ ጋርም ከጤፍ የሚል ነገር ተገልጿል ከዛም በተጨማሪ ያው ከጤፉ ጋር ሌሎች ነገሮችንም አንድ ላይ በመደባለቅ ማዘጋጀት ይቻላል። ለምሳሌ ገብስን ከጤፍ ጋር አንድ ላይ በማድረግ ስንዴንም ከጤፍ ጋር አንድ ላይ በማድረግ ይቻላል። ወይንም ደግሞ ጤፍን ያው ከሩዝ ጋር አንድ ላይ በማድረግ እንጀራን እናዘጋጃለን ማለት ነው። እንግዲህ ይህ እንጀራ የሚዘጋጅበት ሂደት መጀመሪያ ጤፉ ተስተካክሎ ከተበጠረና ከተንጠረጠረ ወይንም ከተነፋ በኋላ ያው ጤፍ ውስጥ ያለው አቧራ በማንቀርቀብ ይለያል ማለት ነው። ማንቀርቀብ ማለት እንግዲህ ሰፌድ ላይ አድርጎ ጤፉን በመምታት ጤፉ ንጹህ ጤፍ እንዲወርድ ማድረግ ነው። ጤፉን ካቧራ የመለየት ሂደት ነው ማለት ነው። ያንን ካደረገን በኋላ እንግዲህ ጤፉን እናስፈጨዋለን ያው ጤፍ እንግዲህ የሚፈጨው አሁን ላይ በዘመናዊ ወፍጮ ነው። እንግዲህ ካስፈጨነው በኋላ ዱቄቱን አምተን ከውሃ ጋር ነው የምንለውሰው። ያንን ዱቄት ከውሃ ጋር ለውሰን የተወሰነ እርሾ እንጠቀማለን እርሾ ማለት ከዚህ በፊት ያቦካነው የተጠቀምነው ሊጥ በተወሰነ መልኩ እንጨምርበታለን ያ የሚጠቅመው ምንድነው? ቶሎ እንዲቦካ ያግዘዋል ወይንም ደግሞ ያ ቶሎ የሆነ እንዲስተካከል ይረዳዋል ያግዘናል ወይንም ይረዳናል ማለት ነው። እንግዲህ ይህ ቡኮ ሶስት ቀን ከቆየ በኋላ ይቀጠናል። ማቅጠን ማለት ተጨማሪ የሆነ ውሃ ጨምሮ የተወሰነ ቡኮን ወደ ሊጥነት መቀየር ወይንም ደግሞ ወደ ፈሳሽነት መቀየር ማለት ነው። ያንን ቡኮ እንግዲህ ከተቀጠነ በኋላ የተወሰነ ሰዓታትን መቀመጥ አለበት ምክንያቱም ኩፍ ማለትና በደንብ መብላላት አለበት። ከዛን ያ ኩፍ ካለና ከተብላላ በኋላ ሊጡ ምንድነው? ምጣዳችንን እሳት እንለኩሳለን ወይንም እናሰማለን ማለት ነው ያው በኤሌትሪክም ከሆነ ኤሌትሪክ ለኩሰን በቂ የሆነ ሙቀት ማግኘት አለበት። ሌላው ደግሞ በእንጨትም ከሆነ እንጨት ጨምረን እንጨት እናያይዝና ያው ምጣዷ በቂ የሆነ ሙቀት ማግኘት አለባት። እዚህ ጋም ስለዚህ የምጣድ በቂ የሆነ ሙቀት ሲያገኝ ሰማች ይባላል በተለምዶ መስማት ነው የሚባለው ማለት ነው። ያው በቂ የሆነ ሙቀት አግኝቷል እንደማለት ነው። ሰማች የሚለው ቃል ስለዚህ ምጣዷ ስትሰማ ያንን የተቀጠነውን ሊጥ ምን እናደርጋለን በማዞሪያ እንቀንሳለን ማዞሪያ ማለት እንግዲህ ሊጡን ምጣዷ ላይ የምናስፈስበት እቃ ማለት ነው። ስለዚህ ያንን ማዞርያ ውስጥ ካደረግን በኋላ ያንን ሊጥ እናዞራለን ማለት ነው። ሙሉ ምጣዱ ላይ በማዞር እናለብሰዋለን ከዛም በኋላ ያንን እንከድናለን የምንከድነው በምንድነው? አክምባሎ ይባላል ይህ አክምባሎ ከሁለት ነገር ይዘጋጃል አንደኛው በ ብረት ነው በቆርቆሮ ይዘጋጃል ማለት ነው። ምጣዷ የምትከደንበት ነገር ፒራሚድ የሆነ ነው ያለው ሶስት ማዕዘን ቅርጽ አለው አናቱ ላይ መያዣ ያለው ማለት ነው። ሌላው ደግሞ በባህላዊ መንገድ በከብቶች ፍግ ወይንም ደግሞ ከብቶች በሚጸዳዱ ነገር ይዘጋጃል ማለት ነው። ስለዚህ ከተከደነ በኋላ የተወሰነ ጊዜያት ከቆየ በኋላ ይከፈታል እንግዲህ እንጀራ ሆኖ በሰፌድ ይወጣል ማለት ነው። ያ እንጀራ ስለዚህ ያ እንጀራ የበሰለ እንጀራ ወይንም ደግሞ በቃል እንጀራ የሚለውን ነገር እናገኛለን ማለት ነው። እንጀራ እንግዲህ አሪፍ ነው ከተባለ

እሺ ምን ይላል ሀሳቡ የእንቅልፍ ልምዴ ጥሩ አይደለም ብዙ ጊዜ ዘግይቼ እተኛለሁኝ ፊልም እመለከታለሁ ወይም አነባለሁኝ በዚያ ለመነሳት ከባድ ይሆናል። ማለዳ ላይ በጣም እደክማለሁ። ቡና ቡ ቡና ያስፈልገኛል። የመተኛት መርሃ ግብር ማዘጋጀት አለብኝ። ዶክተሮች ስምንት ሰዓት ይመከራል ግን እኔ ስድስት ያህል እተኛለሁኝ በቂ አይደለም። ስልኬ ስልኬ በጣም በፊት ማስቀመጥ አለብኝ። የእንቅልፍ ጤንነት አስፈላጊ ነው። ይህን መለወጥ ይህን መለወጥ እፈልጋለሁ። በእረፍት የተሻለ ሰራለሁ። ይላል እንግዲህ አጠቃላይ ምንድነው? ይህ ሰው የእንቅልፍ ጊዜውን ማስተካከልና እና መለወጥ የሚፈልግ አይነት ሰው ነው። ስለዚህ ይህን ነገር እንዴት ማስተካከል እንዳለበት እያወራ ነው ማለት ነው። ምንድነው እሱ አንደኛ የእንቅልፍ ጊዜውን ለማስተካከል ወይንም አልስተካከልለት ያለው ማታ ላይ ወይንም ደግሞ ምሽት ላይ የተለያዩ ነገሮችን በማድረግ ሰአቱን ያሳልፋል ማለት ነው። ያንንም ሲጠቅስ ምንድነው? አንደኛ ፊልም በማየት ያው ሰዎች ብዙ ጊዜ ማታ ማታ ሊተኙ ሲሉ ፊልምን ያዘወትራሉ ወይንም ደግሞ ፊልም የማየት ልማድ አላቸው ማለት ነው። እሱም እንግዲህ ያንን ነገር ነው የተናገረው ፊልም አያለሁኝ። እና ፊልም የማየት ልማድ አለኝ እሱን ነገር መቀነስ እፈልጋለሁ እያለ ነው። ከዛ በተጨማሪ እንግዲህ መጽሐፍ የማንበብም ልምድ አለኝ ይላል ከዚህ ጋር ተያይዞ ስለዚህ ያንን ሰዓት እነዚህ ነገሮች ሰዓት ይወስዱብኛል ወይንም ሰዓት ይይዙብኛል እያለ ነው። ወደ ማለት በጊዜ ላለመተኛት እነዚህ ሰዓት ይይዝብኛል እና በጣም አምሽቼ ስለምተኛ ጠዋት ላይ በጣም ይደክመኛል ወይንም ደግሞ አይምሮዬ በቂ እንቅልፍ አያገኝም። ለምሳሌ የጤና ባለሙያዎች አንድ ሰው በቀን ውስጥ ለስምንት ሰዓታት ያህል እረፍት ማድረግ አለበት ወይንም ደግሞ እንቅልፍ መተኛት አለበት ይላሉ። ያንን ነገር ግን እኔ አላሟላም ወይንም ደግሞ ስምንት ሰዓት ያህል አልተኛም። እና የምተኛው ሰዓት ስድስት ሰዓት ቢሆን ነው። ለዛ ስለሆነ እንግዲህ ጠዋት ላይ ስነሳ በጣም የድካምና የድብርት ስሜት ይሰማኛል። እና ያው ወደ ስራ ለመግባት ወይንም ደግሞ ስራ ለመስራት ወደ ቀጣይ ሂደት ለመሄድ ሌላ ተጨማሪ የሚያነቃቃኝ ነገር ፈልጋለሁኝ እና ያ የሚያነቃቃኝ ነገር ለማን እንዲያነቃቃኝ ስል ደግሞ ቡናን እጠቀማለሁኝ ይላል ስለዚህ ይህ ሰው ጠዋት ተነስቶ ቡናን የመጠጣት ልምድም አለው ከዛ ጋር ተያይዞ ያንን ነገር የሚያደርገው እንግዲህ በደንብ ነቃ ለማለትና ወደ ስራ ለመግባት እንዲመቸው ነው። ምክንያቱ ደግሞ ያው በቂ እንቅልፍ ባለማግኘቱ የተነሳ እንግዲህ የተወሰነ የድብርትና የድካም ስሜት እንደሚሰማው እየገለጸ ነው። ይህ ነገር እንግዲህ ማሻሻል ይፈልጋል ወይንም ደግሞ በቂ የሆነ እንቅልፍ መተኛት ይፈልጋል እና ይሄን ለማሻሻል እንግዲህ የራሴ የሆነ የጊዜ ገደብ ላበጅለት ይገባል። ስልኬንም ከመተኛቴ በፊት ቀደም ብዬ ማስቀመጥ አለብኝ እያለ ነው። ይህ ነገር እንግዲህ ለብዙ ሰው የሚመከር ነው። እሱ ብቻ አይደለም ብዙዎቻችን ያው በእንደዚህ ያለ ነገር በጣም እንቸገራለን። ምክንያቱም አንደኛ በጣም ስልካችንን የመንካት ባህሪ አለብን ስልካችንን በብዛት እንነካካለን ወይንም ደግሞ ስልካችን ላይ እናዘወትራለን። ይህ ስልካችን እንግዲህ ያው እንቅልፍን ያጠፋል። ያው ፊልምም ማየት በተለያየ ስክሪኑ ስለሚጎዳ ለአይናችን ጥሩ አይደለም። የእንቅልፍ ስሜታችንን ያጠፋል ማለት ነው። የእንቅልፍ ሰአታችንን ያዛባብናል። እና እነዚህ ነገሮችን ስናደርግ እንግዲህ አይታወቀንም ያው ለእኛ ብዙ አይታወቀንም። ግን ደግሞ የእንቅልፍ ሰዓታችን በጣም እየተዛባ ይመጣል ማለት ነው። ጠዋ አንደኛ ጠዋት መነሳት ባለብን መልኩ አንነሳም ሁለተኛ ነገር ደግሞ ያው ብንነሳ እንኳን በጣም ድብርትና የድካም ስሜት ይጫጫናናል ማለት ነው። ለዛም ነው እንግዲህ እሱን ማስተካከል እና ማሻሻል አለብኝ የምተኛበትን እና የምነሳበትን ሰዓት በደንብ አስተካክዬ መተኛት አለብኝ ይላል ማለት ነው ይህን ይመስላል በአጠቃላይ

እሺ ምን ይላል ዝናብ በሚዘንብበት ጊዜ ቤት ውስጥ እቆያለሁ በዝናቡ ድምጽ ይረጋል ያረጋጋኛል ከመስኮት በአጠገብ ተቀምጬ እ አመለከታለሁ ሞቅ ያለ ሻይ እጠጣለሁ መጽሐፍ ማንበብም እወዳለሁ ውጭ ሁሉም ቦታ እርጥብ ነው ሰዎች በጃንጥላ ይራመዳሉ ማውራት ድምጽ አይሰማም ተፈጥሮ እየታጠበክ ነው ስለዚህ ዝናብ ለመሬት በረከት ነው እህሎች ያድጋሉ ይህን የአየር ሁኔታ እወዳለሁ ቤት ውስጥ ሞቅ እና ደህንነት አለው ይላል ማለት ነው። እንግዲህ አጠቃላይ ሀሳቡ ምን ለማለት ፈልጎ ነው የሚለውን ነገር ስንረዳ አንደኛ ወቅቱ ዝናብ እየዘነበ ያለበት ወቅት ነው ይህ ተናጋሪ እንግዲህ ቤት ውስጥ ቁጭ ብሎ ነው ያለው ማለት ነው። በ ቤት ውስጥ ነው የተቀመጠው ስለዚህ ይህ ዝናብ በሚዘንብበት ወቅት ቤት ውስጥ ቁጭ ብዬ ነው ያለሁት እና ዝናብ ሲዘንብ በጣም ጥሩ ስሜት ይሰማኛል እያለ ነው። ሌላው ነገር ደግሞ ከዚህ ጋር ተያይዞ እንግዲህ ስለ ዝናብ እና ስለ አየሩ ሁኔታ እየተናገረ ነው ማለት ነው እና አንድ ላይ ያው ስናየው ጠቅለል አድርገን ስናየው ምን ለማለት ፈልጎ ነው ዝናብ ሲዘንብ በጣም ደስ ይለኛል እና በቤት ውስጥ ሁኘ አሰማለሁኝ እና ያው ዝናብ ደግሞ የተለያዩ በረከቶች አሉት የተለያዩ እ ለ ዛፎችና ለ አትክልቶች በጣም አስፈላጊ አንደሆነ እየተናገረ ነው ማለት ነው። ከዛ በተጨማሪ የ ደሞ እ ያው ከ ለ እፀዋቱን እና ለ መሬቱም እንደበረከት ነው የሚቆጠረው ያው እፀዋቶችም እንግዲህ ውሃ ያስፈልጋቸዋል ይታወቃል እንግዲህ ይህንን ውሃ እንግዲህ ብዙዎቹ በሩ ላይ በቅለው ያሉ እጽዋት ወይንም ሳር አታክልቶች ከዝናብ ውሃ በሚያገኙበት ሰዓት አንደኛ አቧራ ሲቦንባቸው የነበረው አካላቸው ይታጠባሉና ጽድት ይላሉ ሌላው ነገር መሬቱ በደንብ በውሃ ይርሳል ወይንም ዙሪያው ራሱ በደንብ ይርሳል ማለት ነው። በቂ የሆነ ውሃን ያገኛሉ ያው የሚዘንበው ዝናብ ሙሉ ለሙሉ መሬት ላይ ስለሚፈስ ወይንም ስለሚወርድ ያ እንግዲህ መሬት ስር ድረስ ይርሳል ማለት ነው ይረጥባል ያ ደግሞ ለአትክልት በጣም ጠቃሚ ነው ለሰው ልጅም በጣም አስፈላጊ ነው። አንዳንድ አዝእርቶች አሉ እነዛ አዝእርቶች እንግዲህ ዝናብን ጠብቀው የሚዘሩ የሚተከሉ ተክሎች አሉ በተለይ ያው በኢትዮጵያ ውስጥ እንግዲህ ያንን ለመግለጽ ነው በስፋት እየሞከረ ያለው እነዛ አታክልቶች ያው ብዙ አይነት ዝርያዎች ናቸው እነዛ ዝርያዎች እንግዲህ ዝናብ የሚዘንብበት ወቅት ላይ ተጠብቆ ነው የሚተከሉት ወይም የሚዘሩት ከሰማይ የሚያገኙትን በተፈጥሮ የሚያገኙትን የዝናብ ውሃን ተጠቅመው እራሳቸውን ይተካሉ ወይንም ያፈራሉ ወይንም ደግሞ ምርት ያ ምርታማነት ይሆናሉ ማለት ነው። ለዛም ነው እንግዲህ ያው ዝናብ ሲዘንብ በጣም ደስ የሚል ስሜት አለው ያው ዝናብ ሲዘንብ እንግዲህ ብዙም ማውራት አይቻልም ምክንያቱም መደማመጥ ስለማይቻል ያው ዝም ብለን ነው የምናዳምጠው በተለይ ዝናቡ ሀይለኛ ከሆነ በጣም ከፍተኛ ድምጽ ስለሚኖረው የምናወራው ወሬ ብዙ አይሰማም ስለዚህ ያው ዝም ብለን የማዳመጥ ሁኔታ ይኖረናል ማለት ነው። ለዛም ነው እንግዲህ ይሄ ተናጋሪ እንደዛ ሊል የፈለገው በዛ ላይ እንግዲህ ያው ዝናብ ሲዘንብ መመልከትም በዛው አስደሳች የሆነ ትእይንት እንደሆነ ሌላው ነገር እንግዲህ የፈጣሪ ትልቅ የሆነ በረከትና ጸጋ የምናይበት ነው ይህ የዝናብ መዝነብ ሂደት ማለት ነው። ያው ከዚህ ጋር ተያይዞ እንግዲህ የራሱ ሳይንሳዊ ትንታኔም ይኖረዋል ግን ያንን ትተን የፈጣሪን በረከት የምናይበትም ነው። ዝናብ እንግዲህ ለመሬት በረከት ነው ይላል ጽሁፉም ሌላው ከዛ ባለፈ ያው ቤት ውስጥ ሆኖ ያንን ዝናብ ማየት ትንሽ ዝናብ ሲዘንብ ያው ቅዝቃዜው ከፍተኛ የሆነ ቅዝቃዜ ነው የሚኖረው ማለት ነው። እንግዲህ ያንን ቅዝቃዜ ለመቋቋም ቤት ውስጥ ስንሆን አየር የታመቀ አየር ስለሚኖር የተወሰነ ሞቃታማ ነው የሚሆነው ማለት ነው። ቤት ውስጥ እና ያው ሰው ብዙ ጊዜ ቤት ውስጥ ነው የሚቀመጠው እሱም ቤት ውስጥ ነው የተቀመጠው እና በጣም አሪፍ ነው ሙቅ እና ደህንነት አለው ይላል። እዚህ ዝናብ ሲዘንብ ቤት ውስጥ መቀመጥ ጥሩ ነው እና ከዛ አንፃር ነው አጠቃላይ ይህን ይመስላል

እሺ የቪዲዮ ጥሪዎችን አሁን የተለመዱ ናቸው ከቤተሰብ ጋር ለመገናኘት እጠቀማለሁኝ ፊታችንን ማየት ደስ ይለኛል ፊታቸውን ማየት ደስ ይለኛል። በስልክ ብቻ ከማውራት የተሻለ ነው። አንዳንድ ጊዜ የስራ ስብስቦችንም በቪዲዮ ናቸው። ሁሉም ከስራ ሁሉም ከስራ ቤት እየሰሩ ይሆናል ጥሩ የበ የብይነ መረብ ግንኙነት። ያስፈልጋል አንዳንድ ጊዜ ግንኙነት ይቋረጣል ወይም ድምፁ መዘግየት ይኖረዋል ግን በአጠቃላይ ይሰራል። ይሰራል ቴክኖሎጂ ቴክኖሎጂ ርቀቶችን ያሳንሳል። ሰዎች በእይታ ማየት ግንኙነት ያጠናክራሉ። ይህ ዘመናዊ ህይወት የዘመናዊ ህይወት አካል ነው ይላል ማለት ነው። ጽሁፉ በአጠቃላይ እንግዲህ ይህ ጽሁፍ ምንድነው የሚተነትነው? በቪዲዮ የተለያዩ ጥሪዎችን አድርጎ ከቤተሰቡ ጋር እንደሚገናኝ እና እንደሚያወራ ያስረዳናል። ወይንም ደግሞ ያሳየናል። እና የዛን ጠቃሜታ ወይንም ደግሞ ዘመናዊነት ያመጣውን ጠቀሜታ የተለያየ ከሰው ጋር እንግዲህ ሳይታያዩ የመቆየት አይነት ነገር ሊኖር ይችላል። አንድ ሰው በአንድ ቦታ ላይ ሆኖ ከቤተሰብ ርቆ ስራም ሊሰራ ይችላል። በስራ ምክንያት ላይገናኝ ይችላል እና ስለዛ ነገር እያወራ ነው ማለት ነው። ያንን ነገር ርቀትን ይቀንሳል ይላል። ምክንያቱም ሰውን በድምጽ ብቻ ከምንሰማው ይልቅ ያው ምስሉንም ስናይ ደግሞ የበለጠ ያው ያገኘነው አይነት ስሜት ይሰማናል ማለት ነው። ምክንያቱም ሙሉ ለሙሉ ሰውየውን ስለምናየው በምስል መልክ እና ያገኘነው አይነት ስሜት ይሰማናል እና ይህን በጣም አሪፍ ነገር ነው። ለቤተሰባዊነት ወይንም ደግሞ ተራርቆ ለሚኖር ሰው ነው የሚለው። እንግዲህ ይሄን ነገር ያው ማንኛውም ሰው ስራውንም እየሰራ የትም ሳይሄድ እዛው ቤት ውስጥ ሆኖ ማድረግ እና መገናኘት ወይንም ደግሞ እንደዛ ማውራት ይችላል እያለ ነው። ግን ይሄ ነገር ያው ቆንጆ የሆነ በየነ መረብም ያስፈልጋል። ያለበለዚያ ያው ምስልም ሊቋረጥ ይችላል ድምጽም በጣም ዘግይቶ ሊመጣ ይችላል ይላል። ይሄ ትክክል ነው ያው በደንብ አሪፍ የሆነ አገልግሎት ያለው በየነ መረብ ካልሆነ በስተቀር ሌሎቹ እንግዲህ በጣም የመቆራረጥ ነገር እና በትክክል መልእክት እንዳናስተላልፍ ስለሚያደርጉን ከዛ አንፃር ነው። እንግዲህ ያው እየተናገረ ያለው ይህም ያው ብዙ ሰዎች እንግዲህ ይህንን ይጠቀማሉ። በተለይ ከሀገር ውጪ ያሉ ሰዎች ከቤተሰቦቻቸው ጋር ሀገር ውስጥ ካሉ ሰዎች ጋር እንግዲህ ይህንን የቪዲዮ ምስል በማድረግ የተለያዩ የስልክ ጥሪዎችን ያደርጋሉ። እነዚህ እንግዲህ በምን በምን ቪዲዮ መደወል ወይንም ደግሞ የምስል ጥሪዎችን ማድረግ ይቻላል ስንል ደግሞ በተጨማሪ ያህል መግለጽ እንችላለን። ለምሳሌ ያው ቴሌግራም የሚባል የራሱ የሆነ ነገር አለ። እዛ ላይ እንግዲህ ያው ይህንን የምስል ጥሪዎችን ማድረግ ይቻላል ወይንም ደግሞ በምስል እንግዲህ እንደዛ ስላለ ያንን ያደርጋሉ ማለት ነው። በቴሌግራም እና ከሰዎች ጋር ፊት ለፊት ለፊት ለፊት ሆነው ያወራሉ ማለት ነው። እንግዲህ የዛኛውም ምስል እዚህኛው ስልክ ላይ ይመጣል ወይንም ኮምፒውተርም ሊሆን ይችላል እሱ ላይ ይመጣለታል ማለት ነው። እንግዲህ ያው ሲያወራም ፊት ለፊት እየተያዩ በዛ መልኩ ያወራሉ እና ምንድነው አእምሮአችን የሚያስበው ያው ሰውየውን ያገኘነው አይነት ስሜት ይሰማናል። ቤተሰብም ሆነ የቅርብ ሰው እንግዲህ ያን ሰው እንዳገኘነው አይነት ስሜት ስለሚሰማን እንደዛ ቅርብ ሆነው ያወራሉ እና ርቀትን ይቀንሳል። ያለበትም ምክንያት ያ ይመስለኛል ያው በቅርበት ያለ ነው የሚመስለን። ሰውን በምስል እና ድምፁን ብቻ ስንሰማ የተለያየ ነገር ስለሆነ ይህ እንግዲህ ቴክኖሎጂ በጣም ጥሩ ነገር እንደሆነ ይገልጻል ማለት ነው። አጠቃላይ ሀሳቡ ይህንን ይመስላል።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

እሺ ምን ይላል ርዕሱ ጠዋት ስነቃ በጣም ደስ ይለኛል አዲስ ቀን እየጀመረ ነው መጀመሪያ ቡና እጠጣለሁ ከዚያ ቁርስ እበላለሁኝ የጠዋት ጊዜ በጣም ጸጥተኛ ነው። ሞቅ ያለ ውሃ ታጥቤ እወጣለሁኝ ከዚያ ንጹህ ልብስ እለብሳለሁኝ። አእምሮዬ በጣም ንቁ ነው ለእለቱ ስራ ለመጀመር ደስ ይለኛል። ጠዋት ላይ ሁሌ የቸኩ ቸኩያለሁ ጊዜ ባይኖርም ጥሩ መዘጋጀት አለብኝ። ይህ የ የዕለተ ተእለት ይህ የእለት ተእለት ልምዴ ነው። ይላል እንግዲህ ይህ ሀሳብ ምንድነው? ብለን ስናይ አንደኛ ነገር ይህ ሰው በጠዋት የሚነሳ አይነት ሰው ነው። እና ጠዋት ላይ የሚያደርጋቸውን ነገሮች እየዘረዘረ ነው። ስለዚህ ይሀው ማንኛውም ሰው እነዚህን ነገሮች ያደርጋል ብለን እናስባለን አብዛኛው ሰዎች እነዚህን ነገሮች ያደርጋሉ። አንደኛ ምንድነው? የሚያደርገው ነገር ጠዋት ተነስቼ ጠዋት ተነስቼ ቁርስ አዘጋጃለሁ እና ከዚያም ቁርስ እበላለሁኝ። እና የጠዋቱ አየር በጣም ጸጥ ያለ ስለሆነ ያ ነገር ደስ ይላል እያለ ነው። ሌላው ነገር ደግሞ ያው ሞቅ ያለ ውሃ እታጠባለሁኝ እና ያው ያንተ ታጥቤ እንትን ልብሶቼን እለባብሳለሁ እያለ ነው ማለት ነው። እንግዲህ ይሄ ነገር ጠዋት አለ የምናደርገው ነው አብዛኞቻችን ጠዋት ላይ ቁርስ እንበላለን ከጤናማ አንፃር ይመከራል። ከዛ በተጨማሪ ያው የሰውነት የተለያዩ የሰውነት እንቅስቃሴዎችም ጠዋት ላይ ይዘወተራሉ። ብዙ ሰዎችም እንደዛ ያደርጋሉ ጠዋት ላይ የሰውነት እንቅስቃሴ የመስራት ነገር አለ ማለት ነው። እንግዲህ ይህንን ነገር ስናይ ያው በብዛት ብዙ ሰው የሚያደርገውን ነገር ነው ሰውየውም እየተናገረ ያለው። ይህ ተናጋሪ ወይንም ይህ ጸሐፊ እንደዛ እያለ ነው ማለት ነው። የጠዋት ልምዱን እያጋራን ነው እና ይሄ የእለት ተእለት ተግባሬ ነው ሲል። ያው ቀን በቀን እነዚህን ነገሮች አደርጋለሁኝ እያለ ነው በተዘዋዋሪ ማለት ነው። ሌላው ነገር እንግዲህ ያው ጠዋት ላይ እንትን የመታጠብ ነገር አለ አንዳንድ ሰው በቀዝቃዛ ውሃ መታጠብ ያነቃኛል ብሎ ሲናገር እንሰማዋለን። ያው እኔም እንደዛው ነው በቅዝቃዛ ውሃ መታጠብ በጣም ያነቃኛል ትንሽ ያው ይህ የድካም የድብርት ምናምን ስሜት ካለ በጣም እነቃቃለሁኝ። እና ሌላው ነገር እንግዲህ ያው ንጹህ ልብስ ስንለብስ በጣም አሪፍ የሆነ ስሜት ይፈጥርልናል የራስ መተማመንም ይጨምርልናል። ሌላው ከዛ በተጨማሪ ጠዋት ላይ እንግዲህ ያው ጥሩ ቁርስ የመብላት ነገር አለ። ስለዚህ ቁርስን ጠዋት ላይ መመገብ እንግዲህ የጤና ባለሙያዎችም የተለያየ ሀሳቦችን ይሰነዝራሉ ማለት ነው። እዚህ ይሄን በተመለከተ አንደኛ ነገር ምንድነው? ሰዎች ያው ከሌሊት ሙሉ አድረው ሲነሱ አእምሮአቸው ብዙ ነገሮችን እያስተካከለና እያሰበ ስለሚቆይ ስለዚህ የተሻለ የሆነ ምግብ ያስፈልጋቸዋል ይባላል ያንን ነገር ለመተካት እና እንደ አዲስ ያው ነገሮችን እንደ አዲስ ለማስጀመር ወይንም አእምሮአችንን ለማገዝ ሲባል ቁርስ መብላት በጣም አስፈላጊ ነው። ከዚህ ከቁርስ በተጨማሪ ያው የአካል ብቃት እንቅስቃሴ ማድረግ ይመከራል ጠዋት ላይ ምክንያቱም በጣም ለሰውነታችን እጅግ አስፈላጊ የሆነ ነገር ስለሆነ ያው ሙሉ ጤነኛ ለመሆንና የተሻለ አቋም እንዲኖረን ተጨማሪ የአካል ብቃት እንቅስቃሴ እንደ ልምድ ተደርጎ ቢወሰድ አሪፍ ነው። ተብሎ ይገመታል ያው ብዙ ሰዎችም ያንን ነገር ይተገብራሉ ወይንም ደግሞ ያደርጉታል ማለት ነው። ከዛ ተነስተው እንግዲህ ከዚህ ከአካል ብቃት እንቅስቃሴ በኋላ ነው ያው ይሄ መታጠብ ያለብን ከታጠብን በኋላ ያው ቁርስ የተዘጋጀ ቁርስ እንበላለን ማለት ነው። ከዛም በኋላ እንግዲህ ልብሳችንን ንጹህ ልብሳችንን ለባብሰን ወደምንሄድበት እንሄዳለን ወይንም ደግሞ ወደ ስራ እንወጣለን ማለት ነው። እንግዲህ ይህን ነገር ማድረጋችን በጣም ብዙ ጠቀሜታዎች አሉ። ከጠቀሜታዎች ውስጥ አንዱ ያው አንደኛ የሰውነታችንን ጤንነት የውስጥ ጤንነት እንጠብቃለን ሁለተኛ የላኛውን የሰውነታችንን አካል ቅርጽ እንጠብቃለን። በሶስተኛ ደረጃ እንግዲህ የራስ መተማመናችን ከፍ ይላል ማለት ነው። ይህንን ያልኩት እንግዲህ ማንኛውም የሰውነት እንቅስቃሴ ጠዋት ጠዋት ላይ የሚያደርግ ሰው ቀኑን ሙሉ እንግዲህ በጣም ቀኑ ብሩህ ሆኖለት ነው የሚውለው

ምን ይላል ጽሁፉ መጽሐፍ ማንበብ የምወደው ተግባር ነው። በየሳምንቱ አዳዲስ መጽሐፍት እፈልጋለሁ ታሪኮች ታሪኮች አለም አለም ይከፍታሉ ታሪኮች አለም ይከፍታሉ ምናባዊ ቦታዎችን እጎበኛለሁ አዳዲስ ነገሮችን እማራለሁ። አንዳንድ መጽሐፍ አንዳንድ መጽሐፍ ያለቃሉ ሌሎች ያስቃሉ። ደራሲዎች ብልህ ናቸው ቃላ ቃላቸው ልብ ይነኩታል ልብ ያነኩታል ላይ ምሽት ላይ ከመተኛቴ በፊት አነባለሁ ቤተ መጽሐፍት መሄድ እወዳለሁኝ። መጽሐፍ ጥበብ ይሰጣል የተለያዩ አስተሳሰቦችን እረዳለሁኝ ማንበብ አእምሮ ያድጋል አይምሮ ወይ ያሳድጋል ይላል ማለት ነው። እንግዲህ ይህንን ጽሁፍ አጠቃላይ የተሰራበት ሀሳብ ወይንም ደግሞ የተሰራበትን ነገር ስናይ ማንበብ ምን ያህል ጠቃሚ እንደሆነና ምን ያህል አእምሮአችንን እንደሚቀይርልን ያስረዳናል ወይንም ደግሞ ያሳየናል ማለት ነው። ስለዚህ ያው ንባብ የተለያየ አይነት ንባብ ይኖራል እነዚህ ንባቦች እንግዲህ ልቦለዳዊ የሆኑ አሉ ወይንም መጽሐፍት አሉ። ልቦለድን የሚተርኩ ሌላኞቹ መጽሐፍት ደግሞ ይህ ልቦለድ የሆኑ ወይንም ደግሞ ቁም ነገር አዘል የሆኑ መጽሐፍት አሉ እነዚህን መጽሐፍቶች አነባለሁ እያለ ነው። ያው ማንበብ ሙሉ ሰው ያደርጋል ነው የሚባለው ከነ አባባሉ ማለት ነው ያ ማለት ምን ማለት ነው ሲባል እንግዲህ ያነበበ ሰው እውቀቱ ከፍተኛ ነው ወይንም ለነገሮች ያለው እይታ በጣም ከፍተኛ ነው። የሚሆነው ነገሮችን ከብዙ ጎን ሊያይ ይችላል እና አጥቦ አይመለከትም ማለት ውስን የሆነ አስተሳሰብ አይኖረውም። በጣም ሰፋ አድርጎ እና ግልጽ በሆነ መንገድ ይረዳል ነው ስለዚህ ብዙ ነገሮችን የመረዳት ችሎታ አለው እና የማሰብና የመረዳት ችሎታው በጣም ከፍተኛ ነው እንደማለት ነው። ስለዚህ ያው ሰዎች ቢያነቡም ይመከራል በዚህ አጋጣሚው ያው ትንሽ ከእንትን እየተተወ ወይንም ደግሞ እየቀረ ያለ ልማድ ነው ግን ይህ ልማድ ቢቀጥል በጣም ለሰዎች ጠቃሚ የሆነ ነገር ነው ብዬ አምናለሁ ምክንያቱም ያው ከማንበብም በጣም ብዙ እውቀት ማግኘት እንችላለን እውቀታችንን ማዳበርና ከፍ ማድረግ እንችላለን ማለት ነው። ስለዚህ ይህንን የንባብ ዘያችንን ወይንም ደግሞ ይሄ በፊት ላይ በጣም የሚነበበውን ነገር አሁንም ቢነበብና ሰዎች ቢያነቡና የንባብ ልማዳቸውን ከፍ ቢያደርጉ የተሻለ ይመስለኛል። እና ያው ጽሁፉም አጠቃላይ እንግዲህ የማንበብን ጥቅም ነው። የሚያሳየው ሌላው ይላል ምሽት ላይ ከመተኛቴ በፊት አነባለሁ ይላል ስለዚህ ማታ ማታም ንባብን ያነባል ማለት ነው። እንግዲህ የተለያየ ያው ስልኩን ብዙ አይጠቀምም ማለት ነው ይህ ሰው ይህንን የተናገረው እና በጣም ጥሩ የሆነ ልማድ ነው። ያለው ሌላው በየሳምንቱ አዲስ መጽሐፍ እፈልጋለሁ ነው የሚለው ስለዚህ ሁሌም ስለሚያነብ አዳዲስ የሆኑ መጽሐፍቶችን በየሳምንቱ ይፈልጋል ማለት ነው። እነዚህን አዳዲስ መጽሐፎች ሲያገኝ እንግዲህ ያነባል ማለት ነው እና በጣም ሰፊ አይምሮ ያለ ሰው እና ጊዜውን በአግባቡ የሚጠቀም አይነት ሰው ነው። የሚሆነው ስለዚህ ከዚህ ሰው ያው ብዙ ልምድ ልንወስድ ይገባል በጣም አስተማሪና አስፈላጊ የሆነ ልማዶች ነው ያሉት ምክንያቱም አንደኛ ማታ ላይ ያው ምሽት ላይ ከመታኛቱ በፊት መጽሐፍ የማንበብ ልምድ አለው ማለት ነው። ሌላው አዳዲስ ነገርን በጣም ነገሮችን እማራለሁ ነው የሚለው ያው አዳዲስ ነገር የመማር ፍላጎቱ ከፍተኛ ነው እና ይህ ነገር ደግሞ ያው በህይወታችንም ሆነ በስራ ቦታ ላይም ሆነ በጣም አስፈላጊ የሆነ ነገር ነው። አዳዲስ ነገሮችን በየጊዜው ማወቅ ራሳችንን ካለው ነገር ጋር እያሻሻልን እንሄዳለን ማለት ነው እውቀታችንም እንግዲህ አንድ ደረጃ ከፍ እያለ ይሄዳል ማለት ነው። በየጊዜው ምክንያቱም ይሄ ትልቅ የሆነ መነቃቃትን ይሰጣል ትልቅ የሆነ የአእምሮ ጉልበትንም እናዳብራለን በዛው ማለት ነው። እንግዲህ ከዚህ ጋር ተያይዞ ያው ብዙ ባነበብን ቁጥር ወይንም የንባብ ልማዳችንን ባዳበርን ቁጥር እንግዲህ አዳዲስ ነገሮችን የማወቅ የማወቅ አጋጣሚያችን በጣም ከፍተኛ ነው የሚሆነው ማለት ነው። እና ይሄን ነገር ነው ያው በስፋት ጽሁፉ ሊገልጽና ሊያስረዳ የፈለገው ከዚህ በተጨማሪ እንግዲህ

እሺ ጥያቄው ምን ይላል ቅመማ ቅመም የበዛበት ምግብ ትወዳለህ? ይላል ያው ብዙ የቅመማ ቅመም አድናቂ አይደለሁኝም። እንግዲህ ያው ብዙም አልወድም ብዙ ጊዜም አልጠቀምም ቅመማ ቅመምን። ከቅመሞች ውስጥ እንግዲህ የምንጠቀመው ነጭ ሽንኩርት ነው። ቅመም ከተባለ እሱም ከዛ ውጪ እንግዲህ የምትጠቀመው አይነት ቅመም የለኝም። ያው ቅመም ብዙ አይመቸኝም በተፈጥሮ ብዙም አልወድም፤።